ስማርት ፎን እጠቀማለሁ ምክንያቱም የተለያየ የኢንተርኔት አገልግሎቶችን ማህበራዊ ድረ ገጾችን ለመጎብኘት እንዲሁም ደግሞ የተለያዩ መረጃዎችን ለማግኘት የተለያዩ ዌብ ሳይቶችን ለመጎብኘት የተለያዩ መተገበሪያችን አውርዶ ለመጠቀም ስማርት ፎንን እጠቀማለሁ በተለይ አንድሮይድ ስማርት ፎን የሳምሰንግ ስልኮችን እየተጠቀምኩና የተለያዩ መረጃዎችን እያገኘሁ እገኛለሁ በዚህም መሰረት የተለያዩ መረጃዎችን በቀላሉ በማግኘት ለተለያዩ አገልግሎት እየተጠቀምኩ እገኛለሁ። በዚህም ምክንያት ስማርት ፎን ህይወቴንና ኑሮዬን ቀለል እንዳደርግና በቀላሉ የተለያዩ መረጃዎችን እንዳገኝና አለምአቀፍ የሆኑ መረጃዎችን በቀላሉ አግኝቼ መረጃ እንዲኖረኝና በቀጣይ ምን አይነት ስራዎችን መስራት እንዳለብኝ እንደወስን አድርጎኛል። ከዚህም በተጨማሪ ደግሞ ስማርት ፎንን በመጠቀም የተለያዩ እቅዶችን በማዘጋጀት በየቀኑ በየእለቱ የማከናውናቸውን ተግባራት በማስታወሻ መልኩ ለመያዝ እና በቀላሉ መረጃዎችን በመያዝ እና ወደ ተግባር እንድገባ አስችሎኛል። እንዲሁም ደግሞ ከዚህ በተጨማሪ ስማርትፎንን በመጠቀም የተለያዩ ጓደኞቼ ጋር በመደዋወል በማህበራዊ ድህረገጾች በመገናኘት መረጃዎችን በመለዋወጥ አሳልፋለሁ። ስለዚህ ስማርት ፎን ህይወትን ቀለል የሚያደርግና በቀላሉ ነገሮችን እንድንፈጽምና እንድናከናውን የሚያስችለን ምርጥና አማራጭ የሌለው የወደፊት ቴክኖሎጂውን መሰረት ያደረገና የተለያዩ ቴክኖሎጂዎችን እንድን ላመዳቸው የሚያደርግ ስለሆነ ስማርት ፎንን መጠቀም አስፈላጊ ነው የሚል እምነት አለኝ። ከዚህም በተጨማሪ ስማርት ፎን የተለያዩ በበይነ መረብ የሚከናወኑ ስራዎችን እንድንሰራና የተለያየ ስራ ማስታወቂያዎችን በቀላሉ እንድናገኝና በተለያዩ የቀጥታ ወይም ደግሞ የኦንላይን ምዝገባዎችን በማድረግ እነዛን ምዝገባዎች የስራ ውድድሮች ላይ በማመልከት ሲቢያችንን በማስገባት የተለያዩ ድርጅቶች ላይ የስራ እድልን በቀላሉ እንድናገኝ ግንኙነትን ይፈጥርልናል። ስለዚህ ስማርት ፎንን መጠቀም በጣም አሪፍና አማራጭ የሌለው ጉዳይ መሆኑን ለመግለጽ እወዳለሁ።

ወደ ስራ በሚሄድበት ጊዜ የምለብሳቸው የተለያዩ የልብስ አይነቶች ናቸው ከምለብሳቸው ልብሶች መካከል ቀለል ያሉ እንደ ጂንስ በሸሚዝ ጂንስ በቲሸርት እንዲሁም ደግሞ ቀለል ያሉ ቶርሽን እና ለጉዞ ምቹ የሆኑ ጫማዎችን በማድረግ ወደ ስራ ቦታ ይሄዳሉ ምክንያቱም ብዙም ጊዜ እኔ የምሰራው ስራ ወደ መስክ የሚያስወጣና እንቅስቃሴ ብቻ ያሉበት ስለሆነ ሙቀቴም አይስቡና በቀላሉ ተለብሰው ለሰውነታችን ምቾት ለሰውነቴ ምቾት የሚሰጡኝን የአለባበስ ዘይዴዎችን እጠቀማለሁ። ስለዚህ እኔ ወደ ስራ በመሄድበት ጊዜ ይሄን ልብሳቸውን ብዙውን ጊዜ ከላይ ቀለል ያለ ጉርድ ቲሸርት ከታች ጂንስ ሱሪዎች እንዲሁም በቶርሽን ጫማዎች ቀለል ያሉና ለጉዞው ምቹ የሆኑ ጫማዎችን በመጠቀም ወደ ስራ ቦታ ይሄዳሉ። ስለዚህ ወደ ስራ ምን ልብስ ትለብሳለህ? ለተባለው እነዚህንና ከተጨማሪ ደግሞ ሸሚዞችን ሸሚዞችን አዘውትር ይለብሳሉ። ሸሚዞች ለመልበስ ምቹና በቀላሉ የሚለበሱና ምቾት የሚሰጡ ስለሆኑ ሙቀት የመሳብ አቅማቸውም ዝቅ ያለ ስለሆነ እነሱን በመልበስ ሁለት ስራ ቦታ ይሄዳሉ

የስራ ግምገማ ማድረግ በጣም አስፈላጊ ነው ምክንያቱም ስራዎችን መገምገም ክፍያዎችን በመለየትና በቀጣይ ውጤት ለማምጣት ስለሚያስችል ስራዎችን መገምገም ያስፈልጋል። ስለሆነም በግምገማው ጊዜ ጠንካራ ጎኖችን እና ደካማ ጎኖችን በመለየት። ጠንካራዎችን በማስቀጠል ደካማዎችን ደግሞ በማሻሻል ውጤታማ ስራ ለመስራት ስለሚያስችል የስራ ግምገማ ማድርግ በጣም አስፈላጊ ጉዳይ ነው።

የስራ ስራዎችን ቅደም ተከተል በመጠቀም ስራዎችን እሰራለሁ ምክንያትም ምስራዎችን ቅደም ተከተል ካልተጠበቁ በቀላሉ ውጤት ለማምጣት እና ከተቀደላቸው ግድ ላይ መውረስ ለሚያስቸግር ሰዎችን በአሰራራቸው ቅደም ተከተል በመስራት አስፈላጊ ነው። ምክንያቱም የትኛው ቀድሞ እንደሚሰራ ቀጣይ የትኛው እንደሚሰራ በመቀጠል ደግሞ የትኛው መስራት እንዳለበት በመለየት በቅድም ተከተላችሁ መሰረት ፕላን ወይም ደግሞ እቅድ በማውጣት በእቅዳችሁ መሰረት። ውጤታማ የሆነ ስራ ለመስራት ስለሚያስችል የስራ አሰራሮችን ቅደም ተከተል መሰረት በማድረግ መስራት ያስፈልጋል። ስለዚህ የስራ አሰራር ቅደም ተከተሎ በጣም አስፈላጊያና ውጤታማ የሆነ ስራ ለመስራት። ስለሚያግዙ እነዚህን ጉዳዮች አጥብቆ መቅጠልና ስራዎችን በአግባቡ መስራት ያስፈልጋል ማለት ነው።

ፀጉሬን መንከባከብ በጣም እወዳለሁ ምክንያቱም ፀጉርን መንከባከብ በጣም አስፈላጊና ፀጉር ተፈጥሮ ይዘቱን እንደያዘ እንዲቆይና በቀጣይም ለረጅም ጊዜ ረዘም ያለ እድሜ እንዲቆይ ለማድረግ በቀላሉ እንዳይነቃቀል በቀላሉ እንዳይበላሽ የፀጉሩን እንክብካቤ መጠበቅ ያስፈልጋል። ስለዚህ ፀጉሩን መንከባከብ በጣም የምወደው ጉዳይ ስለሆነ። ፀጉሬን ዘውትር ብዬ ሶስት ቀኑ በሳምንት ውስጥ እታጥበዋለሁ በሻምፖ እና በተለያዩ የፀጉር ሳሙናዎችን በመጠቀም የጸጉሬን ጤንነት ይጠብቃል።

በተለያዩ ዘዴዎች እመገባለሁ ከምመገብባቸው መካከልም በሰርቪስ በምሳ ሳህን በትሪ በእጄ እና በሹካ ማንኪያ ነው በሰርቪስ የምመገብበት ጊዜ ምግብ በቁርጥ መልኩ ወይም እንጀራ ተቆርጦ በሚዘጋጅበት ጊዜ እና በግለሰብ ደረጃ በሚሰጥበት ጊዜ ምቹና ላያያዝም ቀላል የሆነው ሰርቪስ ስለሆነ በሰርቪስ እመገባለሁ በምሳ ሳህን ደግሞ ተቋጥሮ የመሄድና በብዛት ምሳ ሰዓት ላይ እና በሳይት አካባቢ የሚመገብ ምግብ ተቋጥሮና ተይዞ በምሳ ሰዓት የሄደን ምግብ በሱ እመግባለሁ። ሁለት ሶስተኛ በትሪ በትሪ በምንም መገብበት ጊዜ በጋራና እንደ ቤተሰብ ተሰባስበን በምንመገብበት ጊዜ በትሪ እንመገባለን አምስተኛ በእጅ እንመገባለን። አራተኛ በሹካ ማንቂያ የተለያዩ እንደ ፓስታ መኮረኒ ያሉ ምግቦች በምንመገበት ጊዜ በሹካ ማንኪያ ተጠቅመን እንመገባለን

ስራዎችን በቡድን መስራት በጣም እወዳለሁ ምክንያቱም ስራዎችን በቡድን መስራት ውጤት ያመጣል የተለያዩ ስኬቶችን ያስመዘግባል ቡድናዊ የሆኑ። ስራዎችን መስራት በቀላሉ ከባድ የሚባሉ ስራዎችን በቀላሉ መስራት ያስችላል ምክንያቱም በግለሰብ በቀላሉ መሰራቸውን የማልችላቸውን ስራዎችን እንደ ቡድን በሚሰራበት ጊዜ በቀላሉ ውጤታማና ብዙ ተግባራት በመፈጸም ብዙ ስራዎችን መስራት እንችላለን። ስለዚህ በቡድን መስራት በጣም አስፈላጊ ነው ማለት ነው።

በገበያው ዋጋ መደራደር እችላለሁ ምክንያቱም አብዛኛውን ጊዜ እንደኛ አካባቢ የአካባቢው ገበያዎች ስለሆኑ ዋጋዎችን በድርድርና በመነጋገር በመግባባት ነው የምንገዛው ስለሆነም። ቋሚ የሆነ የዋጋ ተመን ስለሌላቸው የተለያዩ ግለሰቦች የተለያዩ የዋጋ ተመን ስለሚጠሩ የሚያወጡትና በአካባቢው ዋጋ በመገመት በመከራከር ምን ያህል ሊያወጡ ይችላሉ የሚለውን በመነጋገር ከግለሰቦች ጋር በመግባባት የዋጋ መደራደር አደርጋለሁ። ምክንያቱም አስፈላጊም በጣም ጠቃሚም ስለሆነ ይሄ ዋጋ መደራደር ገዢውንም እንዳይጎዳ ሻጭውንም እንዳይጎዳ ስለሚያደርግ ሚዛን የሆነ የገበያ ልውውጥ ስለሚኖር በዚህም ምክንያት የዋጋ መደራደር ችግር ነው። የግድም አስፈላጊ ነው። ካልተደራደርክ አላግባብ የሆኑ የዋጋ ወጪዎችን ላወጣ ስለምችል ማለትም

እኔ የምጽፈው በቀኝ እጄ ነው ምክንያቱም ከልጅነቴ ጀምሮ እጄ የቀኝ እጄ ፈጣንና ነገሮችን በቀላሉ ለመስራት ስለሚያግዘኝና በቀኝ እጄ ፈጣን የሆነ እንቅስቃሴ ስለማደርግ። በቀኝ እጄ እጽፋለሁ በቀኝ እጄ እንጂ በግራ እጄ መጻፍ አልችልም። ስለሆነም እኔ በቀኝ እጄ በመጽሐፍ ነው ጊዜዬን ያሳለፉኩት ትምህርቴንም የጨረስኩት በቀኝ እጄ በመጻፍ ነው። አሁንም የምጽፈው በቀኝ እጄ ነው። ምክንያቱም ቀኝ እጄ በቀላሉ ለመፍ እና በአጭር ጊዜ በርካታ ነገሮችን ለመጻፍ ስለሚጠቅመኝ ቀኝ እጄን በመጠቀም ጽሁፎችን እጽፋለሁ።

ማር በጣም እወዳለሁ ምክንያቱም ማር ከመድኃኒትነቱ በተጨማሪ ለተለያዩ የምግብነት አገልግሎት ስለሚወር ማር በጣም እወዳለሁ ማር። ስፖርት ከሰራን በኋላ ማርን በዳቦ ቀበተን በምንም መገበት ጊዜ። ለሰውነታችን በቂ የሆነ ሀይል ስለሚሰጠን ከበስፖርት ያወጣነውን ሀይል ለመተካት በጣም ይጠቅመናል። ስለዚህ ማርን አዘውትሮ መጠቀም በጣም አሪፍ ነው። ማር የበርካታ በሽታዎች መድሃኒት ነው። ማርን በአግባቡ በመጠቀም በሽታን መከላከል ይቻላል።

ስልክ ቢያንስ በቀን ለአራት ሰዓታት ያህል እጠቀማለሁ ምክንያቱም ስልክን ለተለያዩ አገልግሎቶች ስለምጠቀምበት ብዙውን ጊዜ ስልክን እጠቀማለሁ በስልክ ለመደዋወል እጠቀምበታለሁ። የተለያዩ ማህበራዊ ድረ ገጾችን ለመጠቀም እጠቀምበታል የተለያዩ የሰርግ ጥሬዎችን ለማድረግ እጠቀምበታለሁ መልእክቶችን ለመላክ እጠቀምበታለሁ። እንዲሁም ደግሞ የተለያዩ ኦንላይን ስራዎችን ለመስራት እጠቀምበታለሁ። ስለዚህ ስልክን በቀን ከአራት ሰዓት እስከ አምስት ሰዓት ባለው እጠቀማለሁ። እንዲሁም ደግሞ አልፎ አልፎ በተጨማሪ ደግሞ ስልክ እንደአስፈላጊነቱ ከዚህም በተጨማሪ እጠቀምበታለሁ። ስለዚህ ስልክ በጣም አስፈላጊና ከዘመኑ ጋር አብሮ ሊሄድ የሚችል ነገር ስለሆነ ስልክን አዘውትሮ መጠቀም በጣም አስፈላጊና ምርጫ የሌለው ጉዳይ ነው። ስልክ እንደ ገንዘብ ነው የተለያዩ ገንዘብ ሰበባዎችን ለማድረግ ይጠቅማል ስለዚህ ስልክን እንደ ባንካችን መጠቀም እንችላለን። የተለያዩ ዲጂታል ዋሌቶችን በመጠቀም ወይም ደግሞ በስልክ ላይ የሚቻለንን መተግበሪያዎችን በመጠቀም የተለያዩ የገንዘብ ዝውውሮችን ለዘመድ ለጓደኛ ለቤተሰብ እንልካለን እንቀበላለን። የተለያዩ ግብይቶችን ለመፈጸም በስልክ እንጠቀማለን። እንደዚሁም ደግሞ የተለያዩ አፕሊኬሽኖችን ወይም ደግሞ መተግበሪያዎችን በስልካችን ላይ በመጫን አገልግሎቶችን እንጠቀማለን። እንዲሁም ደግሞ ማስታወሻዎችን እንይዝበታለን። የተለያዩ በድረ ገጾች እና በተለያዩ ማህበራዊ ድር ገጾች ላይ የሚተላለፉ ትምህርቶችን እንከታተልበታለን። የኦላይን ትምህርቶችን በቀላሉ እናገኝበታለን። የተለያዩ አለም አቀፍ ትምህርት እድሎችን እንሞላበታለን። የስራ እድል ማስታወቂያዎችን በተለያዩ ድረ ገጾች ላይ እናነብና እንጠቀምበታለን። ስለዚህ ስልክ በጣም አሪፍ ስለሆነ መጠቀም የግድ አስፈላጊና አማራጭ የሌለው ጉዳይ ነው። ምክንያቱም ዘመኑ በፈጣን ሁኔታ እያደገና እየተለወጠ ስለሆነ በቀላሉ ስልክን በመጠቀም አለምን መዳሰስ እና አለም ለየት ያለ እየተካሄደ ያለውን ሁኔታ ጠቅለል ባለ መልኩ በመገንዘብ የተለያዩ መረጃዎችን ማግኘት የምንችልበት ስልክ ነው። ስለዚህ ስልክን ዘወትር መጠቀም አስፈላጊ ነው። ግን ስልክን በምትጠቀምበት ጊዜ በአግባቡ መሆን አለበት። ምክንያቱም ስልክን በጣም ለማህበራዊ ድረ ገጾች ተጠቂ ከሆንን የተለያዩ ማህበራዊ ግንኙነት ቤተሰባዊ ግንኙነቶች እና ትምህርታችን ላይ ተጽዕኖ ሊያሳድር ስለሚችል በተወሰነ መልኩ ገደብ ልናበጅለትና እቅድ አውጥተን በእቅዳችን መሰረት መጠቀም አስፈላጊ ነው። ስለሆነም የስልክ በጣም ጠቃሚና አስፈላጊ ስለሆነ አዘውትረን መጠቀም ይጠበቅብናል።

በርካታ የቤት እቃዎችን እጠቀማለሁ። ከምጠቀምባቸው የቤት እቃዎች መካከል ፈርኒቸር ከሆኑት መካከል ሶፋ ቁም ሳጥን፣ መደርደሪያ፣ ቡፌ አልጋ፣ ወንበሮች የተለያዩ ኩርሴዎች አሉ። እንደዚሁም ደግሞ ከመመገቢያ አይነቶች የተለያዩ ሰርቪሶች፣ ትሪዎች፣ ሳህኖች የተለያዩ መገልገያ ቁሳቁሶች የቤት ላይ ሳህኖች እንዚህን እጠቀማለሁ። እንዲሁም ደግሞ ከዚህ በተጨማሪ የተለያዩ መረጃዎችን ለማግኘት ደግሞ ዜናዎችን ለመመልከት ቴሌቭዥን የተለያዩ ምግቦችን ለማቀዝቀዝ እና ይዘታቸውን እንደጠበቁ ሳይበላሹ እንዲ እንዲቆዩ ለማድረግ ፍሬጅን እጠቀማለሁ። ከዚህም በተጨማሪ ደግሞ የተለያዩ የቤት ውስጥ ቁሳቁሶችን በመጠቀም እንደ ስቶቭ ምግብን በቀላሉ ለማብሰል እና ከኤሌክትሪክ ሀይል በማግኘት ምግብን ለማብሰል ስለሚጠቅም ስለሚጠቅመን ስቶቭ እንጠቀማለሁ ስቶቭ ደግሞ በቀላሉ ምግብን ለማብሰል ያገለግላል። ከዚህም በተጨማሪ የተለያዩ የቤት እቃዎች ለተለያዩ አገልግሎቶች እጠቀማለው። እነዚህም እንደ ሹካ፣ ማንኪያ ማንቂያ ማ የተለያዩ የእንጨትና የብረት ማንቂያዎችን የተለያዩ ድስቶችን፣ ብረት ድስቶችን የመሳሰሉትን በመጠቀም እንደዚሁም ጀበና፣ ረከቦት የመሳሰሉትን የቤት ቁሳቁሶች በመጠቀም የተለያዩ አገልግሎቶችን እናገኛለን። ስለዚህ እነዚህ ቁሳቁሶች ለቤት ወስነኝና መሰረታዊ ስለሆኑ መግዛትና ቤት ላይ አስቀምጦ መገልገል በጣም አስፈላጊ ነው። ስለሆነም የቤት ቁሳቁሶችን መጠቀም አስፈላጊ ስለሆነ በጣም በወቅቱና በአግባቡ ገዝቶና አስቀምጦ በአገልግሎት መዋል ይጠቅማል ብዬ አስባለሁ።

የደንበኞችን እርካታ በዳሰሳ ጥናት ማረጋገጥ በጣም አስፈላጊ ነው። ምክንያቱም አንድን ስራ ስንሰራ በስራችን ምን ያህል ውጤታማ እንደሆንን ለማረጋገጥ በመጀመሪያ ደንበኞች ያገኙትን እርካታ ምን ያህል እንደሆነ በመቶኛ አስልተን ማስቀመጥ ያስፈልጋል ይህ በመቶኛ ያሰላነው ምን ያህል ወደ መቶ ፐርሰንት የተጠጋ ነው ወይም ደግሞ ምን ያህል ዝቅተኛ ነው የሚለውን በመለየት ማረጋገጥ ያስፈልጋል። ይሄን የምናደርገው ደግሞ በመጀመሪያ ደንበኞች አገልግሎት ካገኙ በኋላ አስተያየት እንዲሰጥ በማድረግ የአስተያየት መስጫ ሳጥን በማዘጋጀት የተለያዩ የዳሰሳ ጥናቶችንና መጠይቆችን በማዘጋጀትና በመጠይቆች መሰረት የተለያዩ አገልግሎት ፈላጊ ማህበረሰቦች እንዲሞሉትና በአገልግሎቱ ያላቸውን አስተያየት ያለምንም ተጽዕኖና ጣልቃ ገብነት በነጻነት እንዲሰጡ በማድረግ መረጃዎችን እንዲሰጡ ከዛ በኋላ እነዚህ የተሰበሰቡ መረጃዎችን በመቶኛ በማስላትና ምን ያህሉ ደካማ ናቸው ምን ያህሉ ጠንካራ ናቸው ሚሉትን በመለየት ደካማዎችን በማስቀጠል ደካማዎችን በማስተካከል ጠንካራዎችን በማስቀጠል ስራዎችን ከፍ ማድረግ ያስፈልጋል። ከዚህም በተጨማሪ የደንበኞችን እርካታ ማወቅ እኛ ያለንበትንና አገልግሎት አሰጣጣችን ምን ያህል እንደሆነ ለመገንዘብ ያግዘናል በዚህም መሰረት ማሻሻል ያለብንን ጉዳዮች አሻሽልን በቀጣይ ጥሩ አገልግሎት ለመስጠት እና ደንበኞችን ለማርካት ጠንክረን እንድንሰራ የዳሰሳ ጥናት ማድረግ በጣም አስፈላጊ ነው። ስለዚህ በዳሰሳ ጥናት ወቅት ያገኘናቸውን ደካማ ጎኖችን በማሻሻልና ጠንካራዎችን ደግሞ የበለጠ በማጎልበት ስራችን ውጤታማ እንዲሆን ማድረግ ያስፈልጋል። በዚህም ምክንያት አንደኛ ራሳችን እርካታ እናገኛለን ሁለተኛ ደግሞ በማህበረሰቡ ወይም በአገልግሎት ፈላጊው ዘንድ በርካታ ክብሮችንና አድናቆቶችን እናገኛለን እንዲሁም ደግሞ በሰራነው ስራ ልክ ክፍያችንን እናገኛለን። ስለዚህ አገልግሎታችንን ማዘመን እና የደንበኞችን እርካታ ከፍ ማድረግ ምንም ወደር የሌለው ነገር ስለሆነ በቀላሉ በማሻሻል ጥናቶችን መሰረት በማድረግ እነዚህን ስራዎች መስራት እና የአገልግሎት እርካታችን የደንበኞችን እርካታ ከፍ አደረግን ማለት ደግሞ የደንበኞቻችን ብዛት እንዲጨምር በማድረግ አገልግሎት አሰጣጣችንን በዚያው ልክ ከፍ በማድረግ የተለያዩ አገልግሎቶች እንድናገኝና እንዲያገኙና እርካታ እንዲያገኙ በማድረግ ውጤታማ ስራ መስራት እንደምንችል መገንዘብ ያስፈልጋል። ስለሆነም የደንበኞችን እርካታ ማሳወቅ የግዴታና ምንም አይነት አማራጭና መጠራጠር የሌለው ጉዳይ ሊሆን ይገባዋል ማለት እወዳለሁ። ስለዚህ የደንበኞች እርካታ ማሳወቅ የሁሉም ሰራተኛ ወይም ደግሞ አገልገሎት ሰጪ ተቋም ሆነ ድርጅት የግድ ነው ማለት ነው።

አብዛኛውን ጊዜ እኔ የተጓዝኩባቸው ቦታዎች ታሪካዊ ቦታዎች ናቸው እንደ አክሱም ላሊበላ የመሳሰሉ ሶፍኡሞር የመሳሰሉ የተለያዩ ቦታዎች ተጉዣ አውቃለሁ። እነዚህን ቦታዎች ደግሞ ታሪካዊ ዳራቸውን በማጥናት እና ለጉብኝት ራስን ለማዝናናት እንጠቀምባቸዋለን። በወቅቱ ለምሳሌ ላሊበላም ብንወስድ ውቅር ቤተክርስቲያን ስለሆነ በወቅቱ የነበረውን የዕደ ጥበብና የስነ ህንፃ ችሎታቸው የአባቶቻቸውን ምን ያህል እንደሆነ ለመገንዘብ ይረዳል። ስለዚህ ላሊበላን በመጎብኘት እና በማየት ሄጄ አውቃለሁ። ከዚህም በተጨማሪ አክሱምን አይቻለሁ አክሱም ደግሞ በአንድ ጥርብ ድንጋይ ወጥ በሆነ አለት ተፈልፍሎ እየተሰራና በጣም ታሪካዊ ቦታ መሆኑን ለመገንዘብ እንችላለን። ሶፍ ኡመር ዋሻ በዋሻነቱ በውስጡ የተለያዩ ታሪካዊ ዳራዎች አሉት። እና በርካታ ገጽታዎችን የያዘ ስለሆነ አለም አቀፍ ቱሪስትም ከመሳብ አኳያ በጣም አሪፍ ነው። ስለዚህ ወደ እነዚህ ቦታዎች አዘውትሬ እሄዳለሁ። ምክንያቱም ተፈጥሮአዊ የሆኑ ቦታዎች በጣም ስለሚሰቡኝእና እና በጣም ስለሚማርኩኝ ተፈጥሮአዊ ወደሆኑ ቦታዎች ለመጓዝ ብዙ ጊዜ እወዳለሁ። ስለዚህ ተፈጥሮ የሆኑ ቦታዎች አድናቂ ከመሆኔ አንፃር ወደ ተፈጥሮ ወዳላቸውና ከጫጫታ ናታ ከተማ ከሆኑ ከመኪና ጫጫታ ነፃ የሆኑ አካባቢዎችን ምርጫዬ በማድረግ ወደ ተፈጥሮ ተፈጥሮአዊ የሆኑ ቦታዎች አዘውትሬ በመሄድ ጊዜን ለማሳለፍ እሞክራለሁ።

ወደ ስራ በመሄድበት ጊዜ ብዙን ጊዜ የምለብሰው የስራ ልብስ ነው እነዚህ የስራ ልብሶች ደግሞ ለስራም እምቹ ቀለል ያሉ ለሰውነታችን ተስማሚ የሆኑ ልብሶችን አዘወትራለው እንደዚሁም። ብዙ ጊዜ ነው የምሰራው የመስክ ስራ ስለሆነ በመስክ ስራ ደግሞ ቀለል ያሉ አለባበሶች እና ራሳችንን ከሙቀት ሊከላከሉ ሙቀት የማይስቡ ነገሮችን ስለሆነ። ብዙን ጊዜ ቲሸርት እና ደግሞ ቀለል ያሉ ጂንስ ሱሪዎችን በቶርሽን ጫማ በማድረግ ዘውትር ወደ ስራ ቦታዬ እሄዳለው። ምክንያቱም የስራ ልብስ መልበስ በጣም አስፈላጊና ውጤታማ ስራ ለመስራት ስለሚያግዝ አለባብሳችን ከስራችን ጋር ሊሄድ የሚችል መሆን ስላለበት። የስራ ልብስ ልብስ ለብሼ ወደ ስራ ቦታዬ እሄዳለው። ስለዚህ የስራ ልብስ ቀለል ያለና ለስራው ምቹ ከአየሩ ጋር የሚሄድ ከስራው ጋር የሚሄድ መሆን አለበት። ስለዚህ የዘራ ልብስ እለብሳለው።

እንደ ቤተሰብ የምናከብራቸው በዓላት በርካታ ናቸው ከምናከብራቸው በዓላት መካከል አንደኛ የዘመን መለወጫ ሁለተኛ የግና በዓል ሶስተኛ የፋሲቃ በዓል አራተኛ የሀምሌ አቦ በዓል ናቸው። እነዚህ በዓላት በዋናነት የምናከብራቸው ሲሆኑ በተጨማሪ ደግሞ በየአመቱ በከፍተኛ ድግስ የሚከበሩ በዓላት አሉ። ለምሳሌ እንደኛ አካባቢ በየአመቱ የአቡነ ገብረ መንፈስ ቅዱስ አመታዊ በዓል በደማቅ ሁኔታ የሚከበርና በርካታ ዘመዶች ተሰብስበው ባለ ንግሱ ላይ የሚገኙና የሚያከብሩበት በዓል። በአዲስ አመት ወይም ደግሞ ዘመን መለወጫ። እንደ ኢትዮጵያዊ አቆጣጠር ሁልጊዜም መስከረም አንድ የአዲስ የዘመን መለወጫ ስለሆነ በርካታ ሰው በቀጣይ አመት በአዲሱ አመት ውጥን የሚወጥንበት ቅደብ የሚያቅድበት ስራዎችን ለመስራት ዝግጅት የሚያደርግበት። የሚያደርጉበት ካለፈው አመት ህዝቦች ወይም የሚማርበት አለፈው አመት ያሳለፈችውን ስኬቶችን እና ደቀማ ጎኖችን በመለየት። በቀጣይ አዳዲስ እቅዶችን በማዘጋጀትና ውጤታማ የሆነ ስራ ለምስራት ዝግጅት የሚደረግበት ስለሆነ አዲስ ዘመን። በጣም አሪፍና ለቤተሰብም ከቤተሰብ ጋር ለማሳለፍ እና ለመገናኘት ምቹ ነው። ምክንያቱም በዛ ነው ጎረቤት ከጎረቤት ዘመድ ከዘመድ በበዓላት የሚገኝበት የሚገናኝበት ወቅት ስለሆነ የዘመን መለወጫ በዓል በጣም ደስ ይላል። ሴቶች አበባዬ ሀይሎች ለምለም ባለንጀሮቼ ለምለም ቆሞ በተራ ለምለም ባለንጀሮቼ ለምለም ቆሞ በተራ ለም አንቸት ሰብሬ ለም ለም ቤት እስክትገባ የሚለውን ባህላዊ መዝሙር እየዘመሩና እየጨፈሩ በየቤቱ መልካም ይሄ በዓል። እንኳን አደረሳችሁ መልካም ምኞታቸውን ይገልጻሉ። ስለዚህ ይሄ ደግሞ ከበዓሉን ከፍተኛ የሆነ ድባብና ድምቀት ከሚሰጠው መካከል አንዱ ነው። በሁለተኛ ደረጃ የገና በዓል ነው። የገና በዓል የእይታችን የምድራችን ኢየሱስ ክርስቶስን ልደት በማስመልከት የሚከበር እና በአራት አመት አንዴ በታሳስ ሃያ ስምንት በሌሎች ሶስት አመታት ደግሞ ታሳስ ዘጠኝ የሚከበር። እና ይህም በርካታ ማህበራዊ ግንኙነቶች የሚፈጠርበትና ጎረቤት ከጎረቤት ቤተሰብ ከቤተሰብ ቅርጫ በመግባትና በጋር በዓሉ የሚከበርበት ንዳያን በመጠየቅ በመጠየቅ ስጦታ በመለዋወጥ የምናሳልፍበት የበአል አይነት ነው። በዚህ በዓል ደግሞ አሲና ብላ አሲና ገናዬ አሲና ብል በገና ጨዋታ አሲና ብል አይቆጥም ጌታ እየተባለ የሚጨፈርበት እና ሌላው የባህሉ ድምቀት ነው። በሶስተኛ ደረጃ ደግሞ እይታችን የምድራችን የስልክ የስቅለት በዓላት የምናስታውስበት እና ከዛም ትንሳኤውን የምናከብርበት የፋሲካ በዓል ነው። የፋሲካ በዓል በዋናነት በጣም ደስ የሚልና ትልቅ ክብረ በዓል ነው። በዚህ በዓል ዘመድ ከዘመድ ቤተሰብ ከቤተሰብ የሚታየቅበት እና በጋራ በዓሉ የሚከበርበት ወቅት ነው። ምክንያቱም እይታችን የመዳንንታችን ኢየሱስ ክርስቶስ በመሬት ላይ ያሳለፋቸውን እና በመሬት ላይ ያጋጠሙትን ችግሮች እና እነዛን ችግሮች የወጣበትን የተወጣበትን ትምህርት የምንወስድበት ስለሆነ። ይህ ደግሞ በርካታ ሰዎች ትምህርት የወሰዱበት እና በዓሉም በጣም ደማቅና በርካታ ግንኙነቶችና ማህበራዊ መስተጋብሮችም እየተከናወንበት በዓል ነው። ከዚህ በተጨማሪ ደግሞ በየአመቷን ጊዜ እንደየአካባቢው የተለያየ ቢሆንም እንደኛ አካባቢ ግን አመታዊ ክብር ባልያውነ ገብረ መንፈስ ቅዱስ አመታዊ ክብር ባል። መጋቢት አምስት በየአመቱ መጋቢት አምስት የሚከበር በዓልና በጣም ደማቅ ሰዎች ከተለያየ አካባቢ ወደዚህ በመምጣት በዓሉን የሚያከብሩበትና መንፈሳዊ በረከትን አይንተውበት የሚሄዱበት በዓል ስለሆነ። እነዚህን በዓላት ከቤተሰብ ጋር የምናከብራቸው በዓላት ናቸው።

እሳት ማንደድ እችላለሁ እሳት የማነድባቸውም በርካታ ዘዴዎች አሉኝ ከዚህም መካከል አንደኛ ናፍጣ በመጠቀም እና የናፍጣን በመጠቀም እንጨቶችን በማያያዝ ሰዓትን ማንደድ እችላለሁ። ሁለተኛ ደግሞ ደረቅ እንጨት እና አቀጣጥኖ ሰዓትን በክብሪት በማያያዝ ማንደድ እችላለሁ። በሶስተኛ ደረጃ ደግሞ የተለያዩ ነገሮችን በመጠቀም የተለያዩ ፕላስቲክ ነገሮችን በመጠቀም እሳትን ማንደድ እችላለሁ። እሳት ማንደድ ለተለያዩ ጥቅሞች ያገለግላል እሳት ለምግብ ማብሰያነት ያገለግላል። እሳት ቅዝቃዜን ለመከላከልና ሙቀት ለማግኘት ያግዘናል። እሳት የተለያዩ ምግቦችን አብስለን እንድንመገባቸው ስለሚጠቅመን እሳትን ማያያዝ የግድ ነው። ወይም ደግሞ እሳትን ማንደድ የግድ ነው። እሳትን ክብሪትን በመጠቀም የተለያዩ እንጨቶችን በመጠቀም ማንደድ እንችላለን። ሁለተኛ ደግሞ ቡታ ጋዝ በመጠቀም ናፍጣን በመጠቀም ክብሪት በመጠቀም እሳትን ማንደድ እንችላለን። ሶስተኛ ከሰልን በመጠቀም በከሰል እሳትን ማንደድ እንችላለን። እነዚህን አማራጫችን በመጠቀም እሳትን ማንደድ እችላለሁ። እነዚህንም ተጠቅሜ በርካታ ምግቦችን ለማብሰል እሳትን እያነደድኩ እጠቀማለሁ።

በምንጣፍ ላይ እቀመጣለሁ ምክንያቱም ምንጣፍ ላይ እግሬን ዘርግቼና ራሴን ዘና ለማድረግ በምትጠቀምበት ጊዜ ምንጣፍ ላይ ቁጭ በማለት ጊዜዬን አሳልፋለሁ። ምክንያቱም ምንጣፍ ላይ በመቀመጥ ምቾት ይሰጣል ምክንያቱም ሙሉ በሙሉ እግራችንን በቂጣችን አድርገን እግራችንን ዘርግተን በምንቀመጥ ጊዜ ራሳችንን ለማዝናናትና ራሳችንን ፈታ ለማድረግ ስለሚጠቅም ምንጣፍ ላይ ብዙውን ጊዜ በመቀመጥ አሳልፋለሁ። ምንጣፍም በመጠቀም ጊዜን ማሳለፍ ደግሞ ራስን ለመዝናናት ከጭንቀት ለማስወገድ እንዲሁም ደግሞ የተለያዩ የስፖርታዊ እንቅስቃሴዎችን መስራት ስለሚያስችል ምንጣፍ ላይ በመቀመጥ ጊዜየን አሳልፋለሁ። ስለዚህ የተለያዩ ፑሽ አፕ አፕ ሴት አፕ እንደገና ደግሞ ሌሎችንም የስፖርት እንቅስቃሴዎችን መሬት ላይ ሆነን ለማሳለፍ ጠቀምንበት ጊዜ በመጀመሪያ ምንጣፍ ላይ ቁጭ በማለት ነው ስለዚህ ምንጣፍ ላይ ቁጭ በማለት የተለያዩ እንቅስቃሴዎችን ማድረግ እንችላለን። የተለያዩ መጽሐፍትን ማንበብ እንችላለን የጸሎት ጊዜ ማሳለፍ እንችላለን። ስለዚህ መጽሐፍ ላይ እቀመጣለሁ

በርካታ የቤት እንስሳትን እወዳለሁ ከምወዳቸው የቤት እንስሳት መካከል ፈረስ አህያ ላም በግ ፍየል እና በሬ የመሳሰሉትን የቤት እንስሳዎችን አብዝቼ እወዳለሁ። ምክንያቱም እነዚህ የቤት እስሳዎች የተለያዩ አገልግሎት ስለሚሰጡንና ለህይወታችንም መሰረታዊ የሆኑ ፍላጎቶችን ስለሚያሟሉልን እነዚህን የቤት እንስሳዎችን በደንብ እወዳለሁ። እነዚህ የቤት እንስሳዎች። በቀላሉ ሊላመዱና በአካባቢያችን ሊራቡ የሚችሉ ስለሆኑ እነዚህን የቤት እንስሳዎች። በጣም የምወዳቸውና በአካባቢዬም የሚገኙና በቀላሉም ሊራቡ የሚችሉና ጉዳትም በሰው ልጅ ላይ ሊያደርሱ የማይችሉ ጥቅም ብቻ ያላቸው እንስሳት ናቸው።

በሳምንት ሁልጊዜ አርብ አርብ ስብሰባ አደርጋለሁ ምክንያቱም ስብሰባዎችን የማደርግበት ዋናው ምክንያት በሳምንቱ ውስጥ ሲከናወኑ የነበሩ ስራዎችን? ምን ያህል ውጤታማ ናቸው ምን ያህል ደካማ ናቸው ምን ያህል ችግር አጋጥሟቸዋል ምን ያህልስ በጥሩ ሁኔታ ተፈጽሟል። የሚኖር ለመገምገምና ውጤትን ምን ያህል እንደሆነ ለማወቅ ስለሚረዳ ስብሰባ በሳምንት አንድ ጊዜ ዘወትር አርብ አደርጋለሁ። ይሄም ስብሰባ ውጤታማ እና እያንዳንዱ ግለሰብ ወይም ደግሞ የቤተሰብ አካል የሰራውን ስራ በማቅረብና ምን ያህል ችግሮች እንደገጠሙት ምን ያህል ውጤታማ ስራዎች እንደሰራ ያጋጠሙትን ችግሮች ደግሞ ለመፍታት የሄደበት ርቀት ምን ያህል እንደሆነ ለመገንዘብ ስለሚጠቅም። ሁልጊዜ በሳምንት አርብ አርብ ስብሰባዎችን አደርጋለሁ። እነዚህን ስብሰባዎችን በማድረግ ደግሞ በቀጣይ ድክመቶቻችንን አሸሽልን ጥንካሬዎችን የበለጠ አጠናክረንና ውጤታማ የሆነ ስራ ሰርተን እንድንገናይ ስለሚያግዘን። ስብሰባዎችን በማድረግና ውጤታማ የሆኑ ጉዳዮችን በማበረታታት እንዲሁም ደግሞ ጥሩ እንቅስቃሴ ያደረጉ አባላትን በመሸለምና የበለጠ በማበረታታት እውቅና በመስጠት። ስብሰባዎች ላይ በእውቅና በመስጠትና በቀጣይ ውጤታቸውን የበለጠ አጠናክረው እንዲሰሩልን በማድረግ ጊዜ እናሳልፋለን።

ምግቤን ለሌሎች ማካፈል በጣም እወዳለሁ ምክንያቱም ተካፍለው ሲበሉት በረከት ማግኘት ይቻላል ተካፍለው ሲበሉት የሌሎችን ደስታ ማየት ይቻላል ተካፍለው ሲበሉ ማህበራዊን ህይወትን ማጠናከር ይቻላል ተካፍሎ መብላት የተለያዩ ችግሮችን ለመቅረፍ እና በቀላሉ ተገናኝቶ የተለያዩ ውጤታማ ስራዎችን ለመስራት ስለሚያግዝ ተካፍሎ መብላት በጣም አስፈላጊ ነው። ስለዚህ እኔ ብዙን ጊዜ ከምበላው ምግብ ላይ ለሚያስፈልጋቸው በመክፈል እና በመስጠት ጊዜን አሳልፋለሁ ስለዚህ ተካፍዬ በመብላት። በጣም ራስን ሰላም ይሰጣል ራስን በጣም እርካታ ይሰጣል። ስለዚህ ራስን በጣም ለማስደሰት እና ሌሎቹንም አብሮ ህይወታቸውን ከእኛ ጋር የእኩል እንዲራመድ ለማድረግ ስለሚያግዝ ካለን ላይ ተካፍለን ያለንን ተካፍለን መብላት ያስፈልጋል። ተካፍለን ስንበላ ሰላማዊ ህይወት ይኖረናል። የያዝነው ይበረክትልናል የፈጣሪያችን ይባርክልናል ስለዚህ በረከት ነኝ እንጂ ምንም አይነት ጉዳት ስለማናገኝ ተካፍሎ መብላት በጣም አስፈላጊ ጉዳይ ነው። ስለዚህ ምግብን ለሌሎች ማካፈል ለሁላችንም መሆን ያለበት ጉዳይ እና ወደፊት ማጠናክረን ልንቀጥለው የሚገባ መቅረት የሌለበት ጉዳይ ነው። መካፈል ካለው የሌለውን ያለው ካለውን ተካፍሎ መብላት በጣም አስፈላጊ ስለሆነ ይሄ በጣም ያስደስተኛል። ወደፊት እንቀጥልበታለን

በርካታ የቤት እንስሳትን እወዳለሁ። የመውደድ የቤት እንስሳ መካከል :-ፈረስ አህያ: ላም:በሬ :በግ:ፍየል የመሳሰሉትን የቤት እንስሳቶችን እወዳለሁ። ምክንያቱም እነዚህ የቤት እንስሳች ለህይወታችን ለመሰረታዊ የሆኑ ፍላጎቶች እንድናሟላ ስለሚያግዙንና በርካታ ጉዳዮችን የምናሟላባቸውና ከእነሱም በርካታ ጥቅሞችን የምናገኝባቸው እንስሳት ስለሆኑ በጣም አድርጌ እወዳቸዋለሁ። ለምሳሌ ፈረስን በምንወስድበት ጊዜ ለመጓጓዣነት ለተለያዩ አገልግሎቶች የተለያዩ እርሻም ሆነ የተለያዩ ስራዎችን እንድንሰራበት ያግዘናል። አህያም ለጭነትነት ያገለግለናል። ነገሮችን ከአንድ ቦታ ወደ አንድ ቦታ ለማጓጓዝ ስለሚጠቅመን በጣም እወደዋለሁ። ፍየል- ከስጋዋም በተጨማሪ ወተቷ ስለሚጠጣ ለተለያዩ በሽታዎች ደግሞ የወተቷ በጣም አስታውፅኦ ስላለው እወዳታለሁ። ላም እና በሬም እንደዚሁ ስጋቸውን ከመመገባችን በተጨማሪ በሬን ለእርሻነት እንጠቀምበታለን። ላምን ደግሞ ወተቷን እንጠቀማለን። በዚህን ምክንያት- በጣም የምወዳቸውና አብዛኛው የምናረባቸው የቤት እንስሳ አይነቶች ናቸው። ስለዚህ እነዚህን ከላይ የጠቀስኳቸው እንስሳት የቤት እንስሳት ተብሎ የሚመደቡ ሲሆን በጣም አብዝቸ ወዳቸዋለሁ።

ጥራት ያለው ስራ ማቅረብ እችላለሁ ሙሉ በሙሉ ፍጹም ባይባልም በተሻለኝ በተሻለና በተቻለኝ መጠን ያለኝን እውቀትና ጉልበት አሟጥጬ ጥራት ያለው ስራ በማቅረብና ያን ስራ የሚፈልጉትን ሰዎችን ለማስደሰት እሞክራለሁ። ስለዚህ ጥራት ያለው ስራ ማቅረብ በጣም ደስ ስለሚልና ለውጤት ውጤቱንም በጣም በቀላሉ ደስታን ስለሚፈጥር ስሜትን ስለሚሰጥ ጥራት ያለው ስራ ማቅረብ በጣም አስፈላጊ ነው። ስለዚህ ጥራት ያለው ስራ መስራት በጣም እወዳለሁ። የምችለውንም አቅም አሟጥጬም በመጠቀም ጥራት ያለው ስራ ለደንበኞች ለማቅረብ የራሴን ያላሰለሰ ጥረት እና አስተዋጽኦ አደርጋለሁ። ጥራት ያለው ስራ ማቅረብ አማራጭ የሌለውና በርካታ ደንበኞችንም ለማግኘት ስለሚያግዝ ጥራት ያለውን ስራ መስራት አስፈላጊ መሆኑን ስለምገነዘብ የተለ የተቻለኝን አቅም ጉልበትና እውቀት በመጠቀም ጥራት ያለው ስራ ለማቅረብ የራሴን አስተዋጽኦ አደርጋለሁ። ይህን ጥራት ደግሞ ከተለያዩ ደንበኞች አስተያየት በመቀበል የተለያዩ ቴክኖሎጂዎችን በመጠቀም የተለያዩ ቪዲዮዎችን በማየት የተለያዩ ምስሎችን በመመልከት የተለያዩ መረ ድረ መ በይነ መረቦች ላይ መረጃዎችን በማግ በማየት ለስራው ጥራት እንዲኖረው የራሴን አስተዋጽኦ በማድረግና ጥራት ያለውን ስራ እንዲሆን ለማድረግ የራሴን ከፍተኛ የሆነ አስተዋጽኦ በማድረግ ጥራት ያለው ስራ ማቅረብ እችላለሁ።

ልብሶቼ በስራት የተቀመጡ ናቸው ምክንያቱም የቁም ሳጥን ስላለኝና በቁም ሳጥን መሰረት ልብሶች ለጫማ ለቲሸርት ለሱሪ እና ለተለያዩ ሌሎች አልባሳት ለይቶና በየደረጃቸው ስለሚቀመጡና ቦታቸውም የተለያየ ስለሆነ በአግባቡ ታጥፈውና ስርዓት ባላቸው መልኩ የሚቀመጡበት ቦታ ስላለ የልብሶችህ በስርዓት የተቀመጡ ናቸው። ስለዚህ እነዚህን ልብሶች ለመልበስም በቀላሉ ለማግኘት አልቸገርም በዚህም ምክንያት ደግሞ ልብሶች የቆሸሸው ከቆሸሸው ጋር እንዳይገናኝ ያደርጋቸዋል ስለዚህ ልብሶችቼ በስርዓት የተቀመጡና ተደርድረው ታጥፎ የተቀመጡ ስለሆነ በቀላሉ በማግኘትና በመልበስ አልችግርም ማለት ነው። ስለዚህ ልብሶችን በስርዓት ማስቀመጥ አስፈላጊ ነው ብዬ አምናለው። ልብሶቼን በስርዓት ተደርድረውና ታጥፎ የተቀመጡ የቆሸሹት ደግሞ ወደ መታጠቢያ ቅርጫት ሲጠራቀማሉ ከታጠቡ ቦኋላ ታጥፎ በየቦታቸው እንዲቀመጡ ይደረጋል ስለዚህ ልብሶችን በስርዓት ማስቀመጥ አስፈላጊ ነው የኔ ልብሶች በስራት ተደርድሮ የተቀመጡ ናቸው።

ከአለቃዬ ጋር ያለኝ ግንኙነት በጣም መልካምና ጥሩ የሚባል ነው። ምክንያቱም ከአለቃ ጋር ካልተግባባህ ውጤታማ ስራ መስራት ስለማትችል ካለቃ ጋር ተግባብቶ ተግባብቶና ስራዎችን በአግባቡ መስራት ተልእኮዎችን በአግባቡ በመቀበል ወደ ተግባር መቀየር በጣም አስፈላጊ ነው፤ ስለዚህ ስራዎች ወደ መስራት ከመገባቱ በፊት መጀመሪያ ከአለቃ ጋር ግንኙነትን ማስተካከል፣ ከአለቃ ጋር መግባባት፣ አለቃ የሚሰጣቸውን ትዕዛዞች መፈጸም፣ አለቃ የሚሰጣቸውን ተልእኮዎች በአግባቡ በመፈጸምና አደራጅቶ በመስራት ውጤታማ የሆነ ስራ መስራት ስለሚያስችል መጀመሪያ መግባባት ይትቀድማል፣ ስለዚህ ከአለቃዬ ጋር በመግባባት በመነጋገር በመወያየት እና የስራ ተልእኮዎችን በአግባቡ በመቀበል እና እነዛን ስራዎች ደግሞ ውጤታማ በመሆኑ መልኩ በመስራት ለአለቃዬ በመስጠት ከአለቃዬ ደግሞ የተለያዩ ግብረ መልሶችን በመቀበል በቀጣይ መስተካከል ያለባቸውን አስተካክዬም መበረታታት ያለባቸውን ደግሞ የበለጠ አጠናክሬ እንድቀጥል ስለሚያስችለኝ። ከአለቃዬ ጋር ያለው ግንኙነት በጣም መልካም እና ከአለቃነት በዘለለ ቤተሰባዊነት ያለው ግንኙነት ምክንያቱም በተለያዩ ማህበራዊ ግንኙነቶችም የምናሳልፍ እና የተለያዩ ማህበራዊ ህይወቶችንም በጋራ የምናሳልፍ ስለሆነ። ከአገልጋዬ ጋር ያለኝ ግንኙነት በጣም አሪፍና መልካም የሚባል ነው።

አብዛኛውን ጊዜ የምመርጥ የሙቀት አይነት ከሃያ እስከ ሃያ አምስት ዲግሪ ሴንቲግሬድን ቀዝቀዝ ያለ የአየር ንብረት ይመቸኛል ምክንያቱም ቀዝቀዝ ያለ የአየር ንብረት ለቆዳችን ምቾት በጣም አሪፍና ምቹ ስለሆነ ቀዝቀዝ ያለ የአየር ንብረት ይመቸኛል ምክንያቱም ይህ የአየር ንብረት ስራዎችን በቀላሉ ለመስራት ውጤት ለማምጣት እና ውጤታማ የሆኑ ተግባራትን ለማከናወን ስለሚያግዝ ቀዝቀዝ ያለ የአየር ንብረት በጣም እወዳለሁ በጣም እመርጣለሁ። ይህን የመረጥኩበት ምክንያትም ለኔ ላለ የሰውነት ወይም ደግሞ የቆዳ አይነት በጣም ተስማሚና ምቹ ሆኖ ስላገኘሁት ነው። ብዙውን ጊዜ ሞቅ ወዳለ ቦታ በምሄድበት ጊዜ የሰውነቴ ላይ በርካታ የሆኑ አለርጂኮች ስለሚከሰቱ በቀላሉ መቋቋም ይከብደኛል። ነገር ግን እንደዚህ አይነት ቀዝቀዝ ያሉና ከሃያ እስከ ሃያ አምስት ዲግሪ ሴንት ግሬድ ባለባቸው የአየር ክልሎች ውስጥ በምሆንበት ጊዜ መልካም የሆነ ሰውነት። ከመኖሩም ባሻገር የእንቅልፍ ስርዓቴ ይስተካከላል። በጠዋት እነሳና ስራዎቹን በውጤታማና መልኩ ማከናወን እችላለሁ ምንም አይነት ድካም ሳይሰማኝ በርካታ ስራዎችን አከናውንበታለሁ። ስለዚህ እኔ የምመርጠው የሙቀት አይነት ከሃያ እስከ ሃያ አምስት ያለውን የሙቀት ዲግሪ ሴንቲግሬድ ያለውን የሙቀት ክልል በጣም ይመቸኛል

በቀን በአማካይ ሶስት ሊትር ውሃ እጠጣለሁ ምክንያቱም ይሄን ላውቅበት የቻልሁት ምክንያት ደግሞ ብዙን ጊዜ ውሃን የምትጠቀመው በሊትር ስለሆነ በተለኩ መለኪያዎች ስለሆነ ምን ያህል እንደሆነ ለማወቅ ይረዳኛል። ስለዚህ የውሃ በጣም ለሰውነታችን ምቹና አስፈላጊ ስለሆነ ውሃን አዘውትረን መጠጣትና መጠቀም በጣም አስፈላጊ ነው። ውሃ አብዛኛው የሰውነታችን ክፍል ውሃ እንደመሆኑ መጠን ውሃን በመጠጣት ከተለያዩ በሽታዎች ራሳችንን መጠበቅ እንችላለን የቆዳችን ድርቀት መከላከል እንችላለን ምግባችን በቀላሉ እንዲፈጭ ይረዳናል። የተለያዩ የደም ቧንቧዎች በቀላሉ ስራቸው እንዲሰሩ ያግዘናል ለተለያዩ ኩላሊት እና ጉበት የመሳሰሉን የስራቸውን በአግባቡ የሰውነት ክፍላችን እንዲሰሩና ውጤታማ የሆነ ስራ እንዲያከናውኑ ስለሚያግዛቸው ውሃን መጠጣት እና በደንብ መጠቀም አስፈላጊ ነው። ስለዚህ ውሃ በጣም ተመራጭ አስፈላጊ ከሌሎችም በጣም በተለየና በትኩረት መወሰድ ያለበትና በተለይ ደግሞ በውሃ እጥረት ምክንያት ሊመጡ የሚችሉ በሽታዎቻችን ለምሳሌ እንደ ኩላሊት አይነት በሽታዎቻችን ውሃ በመጠጣትና በተለያዩ በሽታዎች እንድንከላከል ሰለሚጠቅመን ውሃን አዘውትረን መጠቀም እና በብዛት መውሰድ በጣም አስፈላጊ ነው። በተለይ ጠዋት ጠዋት እየተነሳን በባዶ ሆዳችን ዉሃን በመጠጣት የሰውነታችንን የተለያዩ እንቅስቃሴዎች እንዲነቃቁና ውሃው ደግሞ ለሰውነታችን ጥንካሬዎች እንዲሰጠን ያደርገናል። ስለዚህ ውሃ በጣም ጠቃሚ በቀላሉ ልናገኘው የምንችለው እስካሁን ውሃ ከሌሎች ምግብ አይነቶች ተለይቶና ጨምሮ የማይታይና ባለበት በነፃ ልናገኘው የምንችለው ስለሆነ ውሃን መጠቀም እና ለሰውነታችንም አገልግሎት እንዲሰጥ ማድረግ በጣም ይጠቅመናል። ውሃን በመጠጣት በቀላሉ ስራዎችን በውጤታማነት መስራት እንችላለን ድካምን መከላከል እንችላለን ስለዚህ ድካምን ከተከላከልን ደግሞ ውጤታማ የሆኑ ነገሮችን ማከናወን እንችላለን ማለት ነው። ስለዚህ ውሃን አብዝተን መጠቀም ለሰውነታችን ጥቅም በጣም ከፍተኛ ስለሆነ ዉሃን በቀን ከአማካይ በሶስት ሊትር አካባቢ እጠጣለሁ ማለት ነው።

ዘውትር በምሽት ኮከቦችን መመልከት በጣም ያስደስተኛል ምክንያቱም ምሽት አካባቢ ምንም አይነት የፀሀይ የፀሀይ ብርሃን ስለሌለ ከዋክብትን መመልከትና ከዋክብትን ማድነቅ ደስ ይላል። ምክንያቱም። ምሽት ላይ በበጋ በተለይ ደመና በማይሸፍናቸው ጊዜ የተለያዩ የከዋክብት አይነቶች ስላሉ እነዛን የክዋክብት አይነቶች በማየት እና ሰማይ ላይ ያላቸው ብርሃን ምን ያህል እንደሆነ ያላቸውን ልዩነት የተፈጥሮን ሁኔታ በማድረግ ጊዜን አሳልፋለሁ። ምክንያቱም ከዋክብት ብርሃናቸውን እንደ ፀሀይ ጭረር ስለማይዋጋ በቀላሉ አይናችንን ገልፀን ሙሉ በሙሉ ማየት ስለምንችላቸውና ስለሚያዝናኑ ከዋክብትን በመመልከት ጊዜዬን አሳልፋለሁ። ከዋክብት የተለያየ ሰማይ ላይ የሚያደርጉትን እንቅስቃሴ የተወራወሪ ከዋክብትን ጅራታም ኮከብ የሚባሉትን በማየት ብዙም ጊዜ አሳልፋለሁ። እነዚህ ከዋክብቶች ደግሞ በስርአተ ተፀሀይ ላይ ያላቸው እንቅስቃሴ ምን እንደሚመስልና ተፈጥሮ ምን ያህል አስደናቂ እንደሆነች ለማየት ስለሚያግዝ። ጠዋት ላይ ማታ ዘወትር ምሽት አካባቢ ከዋክብትን ማየት ያስደስተኛል። ከዋክብትን መመልከት በጣም ያስደስተኛል። ምክንያቱም ተፈጥሮን ማድነቅ ስለምወድ ተፈጥሮን ማየት ስለመውደት

በርካታ መተግበሪያዎችን እወዳለሁ። ከምወዳቸው መተግበሪያዎች መካከል ፌስቡክ፣ ቴሌግራም፣ ዩቲዩብ፣ ቲክቶክ ጠቀሱ ይጠቀሳሉ። እነዚህ ማህበራዊ ድረ ገጾች ወይም ደግሞ መተግበሪያዎች በቀላሉ በመጠቀም የተለያዩ መረጃዎችን በቀላሉ እቀበላለሁ። ስሜቶቼን በቀላሉ ማጋራት እችላለሁ። ስለዚህ እነዚህ ማህበራዊ ድረገጾች አብዝቼ የምወዳቸውና የምትጠቀምባቸው መተግበሪያዎች ናቸው። ለምሳሌ ፌስቡክ ፌስቡክ በርካታ መረጃዎች የሚለቀቁበትና በቀላሉ የምናገኝበት መተግበሪያ ሲሆን፤ እኛም የራሳችንን ስሜት ፍላጎት ማስታወሻችንን የምናስቀምጥበትና ወደ ማህበራዊ ድረፁቱ በመልቀቅ የተለያዩ ግብረ መልሶችን የምናገኝበት ማህበራዊ ድረገጽ ስለሆነ በጣም እወደዋለሁ። በሁለተኛ ደረጃ ቴሌግራም ቴሌግራም የተለያዩ መረጃዎችን ለመቀበልም ሆነ ለመላክ ስለሚጠቅምና በቀላሉ መለላክና መረጃዎችን መለዋወጥ የሚያስችል ቴሌግራም ቀላል ላይ ለአጠቃቀም ምቹና ምንም አይነት ከባድ ነገሮች የሌሉት ስለሆነ ቴሌግራም በጣም እወዳለሁ። ዩቲዩብ የተለያዩ ዜናዎችን መረጃዎችን ቪዲዮዎችን መዝናኛዎችን ለማየት የተለያዩ ትምህርት አዘል የሆኑ ቻናሎችን ወይም ደግሞ የተለያዩ መረጃዎች የሚተላለፉበትን እንትን ድረ ገጽ ስለሆነ በጣም እወደዋለሁ። ቲክቶክ አጫጭር እና ጊዜ ሊወስዱ የማይችሉ የተለያዩ ትምህርት አዘል ሆነው በአጭር በአጭር ደቂቃ የተለያዩ መረጃዎችን ወይም ደግሞ በቀጣይ ሰፋ ያለ መረጃ ለማግኘት የሚያስችሉ ሀሳቦች የሚለቀቁበት ስለሆነ እነዛን ደግሞ በቲክቶክ ላይ አገኛለሁ። ስለዚህ የምወዳቸው ከብዙዎቹ በጥቂቶቹ ከላይ የጠቀሷቸው የመተገበሪያ አይነቶች

የምችለውንና ከዚህ በፊት የተማርኩትን የትምህርታዊነት ሌሎችን ማስተማር እችላለሁ ምክንያቱም። እኔ የመጀመሪያ ዲግሪዬን የተማርኩት በኢንጂነሪንግ ዘርፍ ስለሆነ ኢንጂነሪክ ነክ የሆነው ሂሳብ ነክ የሆኑ ፊዚክስ ነክ የሆኑ እና የተለያዩ ተፈጥሮአዊ የውይዘት ያላቸውን ተለያዩ የትምህርት አይነቶች ማስተማር እችላለሁ። እነዚህን ትምህርቶች በማስተማር ደግሞ ያለኝን እውቀት ለሌሎች በማጋራት ሌሎች ደግሞ እውቀቶችን ተጠቅመው ወደ ስራ እንዲገቡና ካላቸው እውቀት ላይ ተጨማሪ እውቀት። እንዲያገኘው እኔ ያለኝን እና የዚህ በፊት የተማርኩትን ለሌሎች ማስተማር እችላለሁ። በምክንያቱም በቀላሉ የተማርነውን ነገር ለሌሎችም ማሳወቅ በጣም አስፈላጊ ስለሆነ ለሌሎች ለሚጠይቁኝም አሳውቃለሁ። ለሌሎችም በማስተማር የተለያዩ ጊዜያትን አሳልፌያለሁ። ስለዚህ ማስተማር በጣም አስፈላጊና ለትውልድም ጠቃሚ ስለሆነ ያለኝን እውቀት ያለኝን ችሎታና ያለኝን ክህሎት ለሌሎቹም ማስተማር እችላለሁ። ሌሎችን በማስተማር ደግሞ ሌሎቹ ከእኔ ልምድና እውቀት በመማር የራሳቸውን የሆነ ሂደት እንዲሄዱና የራሳቸውን ውጤት ማምጣት እንደሚችሉ ስለሚያግዛቸው ለሌሎችን ማስተማር በጣም አስፈላጊ ስለሆነ። ማስተማር ደግሞ ከመወዳቸውና በጣም ከምፈልጋቸው ጉዳዮች አንዱ ስለሆነ ማስተማር እችላለሁ። ስለዚህ ለሌሎች ለማስተማር ምንም አይነት ችግር የለብኝም ፍላጎት ስላለኝ ማስተማር እችላለሁ። ከዚህ በፊትም አስተምሬ አውቃለሁ ማለት እችላለሁ

ስሜቴ በፊቴ ላይ ብዙ ጊዜ ይታይብኛል ምክንያቱም እኔ ሳልኩን ስሜታዊ የሆነ ቅጽበት ስለሆነ ሌሎች ጓደኞች ወይም ቤተሰቦች ወይም በቅርብ የሚገኙ ሰዎች ፊቴ በሚለዋወጥበት ጊዜ አስተያየት ይሰጡኛል ምክንያቱም ምን ሆነ ነው እንደዚህ አይነት ፊት ያደረከው አሞሃል ወይ ወይስ ሰው ጋር ተጋጭቷሀል ወይስ ምንድነው ዛሬ ውሎ ላይ ያልተመቸ ደክሞሃል ወይ የሚሉ ጉዳዮችን ስለሚጠይቁኝ። ስሜቴ ፊቴ ላይ እንደሚታይ በዚህ አረጋግጣለሁ ስለዚህ ፊቴ ስሜቴ በፊቴ ላይ ላይ አሳያለሁ ማለት ነው። ሌሎች ከሚሉ ሌሎች ከሚሰጡ የአስተያየት በመነሳት ፊቴ ላይ የውስጤ ስሜት እንደሚታይ ከዚህ በፊት ለበርካታ ጊዜ ስለተነገረኝ በዛ ምክንያት በስሜቴን በፊቴ ላይ አሳያለሁ።

ጢም ብዙን ጊዜ አላቆይም ምክንያቱም ጢም ፊቴ ላይ ምቾት ስለሚያሰጠኝና የመብላት ስሜት ስላለው ያን ለማስወገድ ስለምፈልግ። ቶል ቶሎ ጢም በወጣ ሰዓት አሳጥራለሁ ወይም ደግሞ ላጫለሁ የተለያዩ ኬሚካሎችንም በመጠቀም ቶሎ እንዳያወጣና እድገቱን ለመግታት የራሴን ጥረት አደርጋለሁ። ስለዚህ ጢም ፊቴ ላይ ብዙም አላቆይም በአጭር ጊዜ እንዲነሳ እያደረግኩ ቶሎ በሸበር በጸጉር ቤት በመሄድ የተለያዩ ነገሮችን በመጠቀም ጺሜን አሳጥራለሁ። ጺሜን ፊቴ ላይ እንዲቆይ አልፈልግም።

ብዙውን ጊዜ ማታ የምመገበው ሁለት ሰዓት ላይ ነው ምክንያቱም ሁለት ሰዓት ላይ መመገብ ምቾት ስለሚሰጠኝና ለኔም ሰውነቴም በቀላሉ ምግቡ እንዲፈጭልኝ ስለሚያስችለኝ። ከመተኛቴ በፊት ሁለት ሰዓት ዘውትር እመገባለሁ ሁለት ሰዓት ከተመገቡ በኋላ ከአንድ ሰዓት ቆይታ በኋላ ሶስት ሰዓት ወደ ምኝታ ስለምሄድ። አዘውትሬ ማታ ማታ የምመገብበት የምግብ ሰዓት። ሁለት ሰዓት ነው ማለት ነው። እሱ ሁለት ሰዓት ተመራጭ እና በጣም አሪፍ ሰዓት ስለሆነ የኔ ምርጫ። እና በማታ የምመገብበት ሰዓት ይሄ ነው በዚህ ሰዓት መመገብ። በቀላሉ ሰውነቴ ምግቡን ተቀብሎ እንዲፈጭልኝና ምንም አይነት ምግቡ ሰውነቴ ላይ እንዳይረብሸኝ ምቾት እንዲሰጠኝ ድካምም ብዙም እንዳይፈጥርብኝ ጭነት እንዳይፈጥር ብዬ ለጨጓራዬም ለመፈጨት አስቸጋሪ ሁኔታ ላይ እንዳይገባለት ስለሚያደርግልኝ። ማታ ማታ ዘወትር ሁለት ሰዓት ላይ በመመገብ ለአንድ ሰዓት ያህል ቁጭ ብሎ የተለያዩ መረጃዎችን በዜና በማንበብና የተለያዩ ነገሮችን በማሳለፍ ጊዜን አሳልፋለሁ።

ኮፍያ ማድረግ አልወድም ምክንያቱም የማልወድበት ምክንያት አንደኛ ኮፍያ ምንም አይነት ምቾት አይሰጠኝም። ሁለተኛ ደግሞ አብዛኛው ኮፍያ የሚጠቀሙ ጓደኞቼ ፀጉራቸው በቀላሉ የመመለጥ አደጋ ስላለበት ወይም ደግሞ ራሰ በራ የመሆን እድላቸው ከፍተኛ ስለሆነ። ያን ለመከላከል ኮፍያ አልጠቀምም ኮፍያ ምንም አይነት የምጠቀም ፍላጎቱ የለኝም። ስለዚህ ኮፍያን አዘውትሬ አልጠቀምም እስካሁንም ተጠቅሜም አላውቅም። ምክንያቱም ምቾትም አይሰጠኝም ከዛ በተጨማሪ ደግሞ ኮፍያ በምናደርግበት ጊዜ ፀጉራችን ስር ይላል። በጣም ስለሚያልበንና ይሄ ላብ ደግሞ ፀጉራችን በቀላሉ ተነቃቅሎ ለራስ በራነት ሊዳርገን ስለሚችልና በተለያየ እይታም በተለያየ ወቅትም ስላየሁት። ምክንያቱም ኮፍያ የሚያደርጉና የማያደርጉ የመመለጥ እድላቸው ወይም ደግሞ ራሰ በራ የመሆን እድላቸው በጣም ልዩነት ስላለው። ኮፍያ የሚያደርጉት ቶሎ የመመለጥ እድላቸው ሰፊ የሰፋና በቶሎ ተመልጠው ሳይ አያችኋለሁ። እንዲሁም ኮፍያ የማያደርጉት ደግሞ ለብዙ ጊዜ ያለምንም መመለጥ ጸጉራቸውን እንዳለ አብሯቸው ሲቆይ አያያለው። ስለዚህ ኮፊያ ማድረግ አልወድም።

የመጠጥ ውሃን ከተለያየ ቦታዎች አገኛለሁ እኔ ከማገኝባቸው መካከል አንደኛ ከቧንቧ ሁለተኛ ከምንጭ ሶስተኛ ከኩሬ አራተኛ ደግሞ ከታንከር አምስተኛ ከቦኖ ውሃ አገኛለሁ ይሄም ሊሆን የቻለበት ምክንያት። እንደኛ አካባቢ የውሃ መቆራረጥ ችግሮች ስላሉ የተለያዩ አማራጮችን በመጠቀም የመጠጥ ዋን እናገኛለን። ስለዚህ የቧንቧ ውሃ በማትኖርበት ጊዜ የምንጭ ውሃን እንጠቀማለን የምንጭ ውሃ ደግሞ በማይኖርበት ወይም በጋ በጋ ዘወትር በሚነጥፍበት ጊዜ ደግሞ የኩሬ ውሃን እንጠቀም በማጣራት እንጠቀማለን። የኩሬን ውሃ ከጠፋ ደግሞ ወደ ታንከር ውሃ እንሄዳለን ማለት ነው። የታንከር ውሃ ደግሞ ተጠራቅሞ ስለሚቆይ በማከም እና በማጣራት የተለያየ በማፍላት የተለያየ ባክቴሪያዎች እንዲጠፉ በማድረግ እጠቀምበታለሁ።

አብዛኛውን ጊዜ ቀን ቀን መስኮቴን ክፍት እተዋለሁ ምክንያቱም መስኮትን ክፍት በመተው ለአየር ዝውውር ለመሳሰሉት ነገሮች ስለሚጠቀምና ቤቱ ሙቀት አፍኖ እንዳይዝ እንደ ቀላሉ ሙቀት አየር እንዲወጣና እንዲገባ የተለያዩ የአየር እንቅስቃሴ እንዲኖር መስኮትን ክፍት እተዋለሁ። ሁለተኛ ደግሞ መስኮት አካባቢ ቁጭ በማለት የተለያዩ ነገሮችን መጽሐፍ እንደማንበብ የተለያዩ ጽሁፍ ለመጻፍ የተለያዩ ስራዎችን ለመስራት ደስ ስለሚለኝ መስኮት ቁጭ በምልበት ሰዓት መስኮቱን ክፍት አደርጋለሁ። ስለዚህ መስኮቱን ክፍት በማድረግ አንደኛ የቤት ውስጥ የአየር ዝውውሩ ተፈጥሮአዊ ማድረግ እንችላለን። ሁለተኛ ደግሞ መስኮት ላይ ቁጭ በምንልበት ጊዜ በቀላሉ ወደ ውጭ እየተመለከትንና ከውጭ ያለውን አየር እየተጠቀምን ስራዎቻችንን በቀላሉ እንድንሰራ ስለሚያስችል መስኮቱን እከፍተዋለሁ። ስለዚህ መስኮትን ክፍት በመተው በርካታ ጥቅሞችን እናገኛለን። ስለዚህ ዘወትር መስኮትን ክፍት በማድረግ መጠቀም እንችላለን። ቀን ቀን በተለይ ቀን ቀን ማታ ላይ ለተለያዩ አደጋዎች ሊያጋልጥ ስለሚችል መስኮትን ክፍት መተው አያስፈልግም። ማታ ላይ እዘጋለሁ። ቀን ቀን ክፍት እተዋለሁ ቀን ክፍት በሚሆንበት ጊዜ የተለያዩ አቧራዎች እና በሽታ ዘለይ የሆኑ ነገሮች እንዳይገቡ። መጋረጃም ነገሮችን መጠቀም አስፈላጊ ስለሆነ መጋረጃዎችን እጠቀማለሁ። መጋረጃዎችን እንዳለ በመተው አየርን ብዙም የመከልከል አቅም ስለሌላቸው መጋረጃዎችን በማድረግ የተለያዩ አቧራ አዘል የሆኑ ነገሮች ወደ ውስጥ እንዳይገቡ በማድረግ መስኮቱን ከፍተን እንደ ከፍቼ እተዋለሁ። ስለዚህ ቀን ቀን ሁልጊዜ መስኮት ክፍት መተው አስፈላጊ ነው።

ድንጋይ ብዙ ጊዜ እሰበስባለሁ ምክንያቱም ድንጋይን በመሰብሰብ የተለያዩ ግንባታ ስራዎችን በምስራበት ጊዜ የተለያዩ አገልግሎቶችን ስለሚሰጠኝ ድንጋይን በመሰብሰብ ጊዜን አሳልፋለሁ። ምክንያቱም ድንጋይ በቀላሉ የሚገኝ ስላልሆነ በተለያዩ ቦታዎች ራቅ ወዳሉ ቦታዎች የሚገኝ ስለሆነ በተገኘበት አካብ አጋጣሚ ድንጋዮችን በመሰብሰብና በማስቀመጥ። ለግንባታ በምፈልግባቸው ጊዜ እነዛን ድንጋዮች ለግንባታ አገልግሎት ስለምትጠቀምባቸው ድንጋዮችን በመሰብሰብ ጊዜን አሳልፋለሁ የድንጋይ ስብስብ። ብዙ ጊዜ እፈጥራለሁ እነዚህ የድንጋይ ስብስቦች ደግሞ ለበርካታ ጥቅሞች ይውሉኛል ለውሃ ለውሃ ልክ ስራ ይጠቅመኛል ለቤት ሊሾም የሚሰራበት ጊዜ። ከስር የሚነጠፍ ድንጋይ ይሆናሉ እነዚህ ድንጋዮች ደግሞ ለቤቱ ጥንካሬ ስለሚሰጡት ብዙን ጊዜ በመሰብሰብና አገልግሎት። እንዲሰጡኝ በማድረግ አሳልፋለሁ ስለዚህ ድንጋይ መሰብሰብ ብዙን ጊዜ ሰርቼ አውቃለሁ።

የምመኘው ስራ ግን ያልተሳካለት ትወና ነው ምክንያቱም ትወናን የምወድበት ምክንያት እየተወዝናናህ ራስህን እያዝናናህ የምትሰራው ስራ ስለሆነና። ይህ ትወና ደግሞ ብዙን ጊዜ በተፈጥሮ የሚሰጥና በትምህርት ደግሞ ልናዳብረው የምንችለው ጉዳይ ስለሆነ የምመኘው። ነገር ግን ላገኘው የማልችለው ጉዳይ ቢኖር ትወና ነው። ምክንያቱም ትወና። እንደኛ ተሰጥኦ ይጠይቃል ተሰጦህን ደግሞ በትምህርት ስታሳድገው የተዋጣለትና በርካታ ስራዎችን በተወና መስራት ትችላለህ። የተለያዩ መድረኮችን የተለያዩ ፊልሞችን የተለያዩ ተውኔታዊ ድራማዎችን በመስራት ውጤት ማምጣት የምንችልበት ስራና። ራሳችንን እያዝናናን በሰዎች ዘንድ እውቅናን እያገኘን በርካታ ስራዎችን የምንሰራበትና አለም አቀፋዊ ዝናን የምናገኝበት ስራ ስለሆነ። በጣም የምመኘው ግን ላገኘው የማይችለው የስራ አይነት ነው። ስለዚህ እኔ የምመኘውና የምወደው የስራ አይነት ትወና ነው። ትወናን በትምህርት ልናገኘው አንችልም የተወሰነ ተሰጥኦ ካለን ተሰጥኦአችንን በማዳበር። በርካታ ደረጃዎች ላይ በመድረስ በርካታ ስራዎችን በመስራት ውጤት ማምጣት የምንችልበት ስራ ስለሆነ ትወና ደስ ይለኛል

መዝገቦችን አስቀምጣለሁ ምክንያቱም መዝገቦች የተለያዩ መረጃዎችን የያዙ ስለሆኑ እንደ ቀላሉ መጥፋት ስለሌለባቸው የተለያዩ የመለያ ቁጥሮች በመስጠትና በመደርደሪያዎች በማስቀመጥ መዝገቦችን በበርካታ ጊዜ አስቀምጫለሁ አስቀምጥ እስካሁንም አስቀምጣለሁ። ምክንያቱም መዝገቦች ማለት ወደኋላ የሰራናቸውን ስራዎች በምንፈልግበት ጊዜ በእነሱም በማመሳከርና መቼ እንደተሰሩ የት እንደተሰሰሩ በምን ያህል ወጪ እንደተሰሩ የምናውቅባቸው። ስለሆኑና እነዚህ መስገቦች ደግሞ በቀጣይም ስለሚጠቅሙን በአግባቡ መቀመጥ አለባቸው። መዝገቦች እነዚህ ብቻ አይደሉም በርካታ መዝገቦች አሉ የግለሰብ መዝገቦች አሉ የተቋማት መዝገቦች አሉ። እንዲሁም ደግሞ የቤተሰብ መዝገቦች አሉ። እነዚህን መዝገቦች በአግባቡ አደራጅቶና እንደየ ቁጥራቸውና እንደየሚሰጡት አገልግሎት ለይቶ በቁጥርና በተለያዩ መለያዎችን በመስጠት አስቀምጦና በሚፈለጉበት ጊዜ በቀላሉ አውጥቶ አገልግሎቱን ለማግኘት እንዲያስችል መዝገቦችን በተደራጀና በተዋቀረ መልኩ አስቀምጣለሁ። በተለይ የካይዘንን የመዝገብ አያያዝ ፍልስፍና በመጠቀም ካይዘን የሚጠቀምባቸውን የመዝገብ አያያዞችን ወደ መሬት በማውረድና ተግባራዊ በማድረግ እጠቀምባቸዋለሁ። እነዚህን የመዝገቦች ደግሞ በማስቀመጥ አንደኛ ለትውልድ ታሪኮችን ማስተላለፍ እንችላለን። ለትውልድ ስራዎችን ማስተላለፍ እንችላለን። ለትውልድ የተሰሩ ስራዎችን እና ትምህርቶችን ማስተላለፍ እንችላለን። ስለዚህ መዝገቦችን በአግባቡ በማደራጀት እና በማስቀመጥ ጊዜያችን ጊዜዬን አሳልፋለሁ።

ይህዝብ ማመላለሻ አብዛኛውን ጊዜ አልጠቀምም ምክንያቱም የስራ ቦታዬና ቤቴ ብዙም ርቀት ስለሌላቸው ከስራ ቦታዬ ወደ ቤቴ ከቤቴ ወደ ስራ ቦታዬ በእግሬ ስለሆነ የምመላለሰው የዚህ ትራንስፖርት የምጠቀመው አልፎ አልፎ ረቅ ወዳሉ ቦታዎች በመሄድበት ጊዜ ስለሆነ አብዛኛውን ጊዜ አልጠቀምም አልፎ አልፎ ግን እጠቀማለሁ። የህዝብ መመላለሻ በቀላሉ ትራንስፖርት በቀላሉ ወጪና በቀላሉ ቦታው ላይ መድረስ ስለሚያስችልና ከትራንስፖርት ክፍያ አኳያ ወጪው ቀለል ያለ ስለሆነ የህዝብ ትራንስፖርትን እመርጣለሁ። የህዝብ ትራንስፖርትን አልፎ አልፎ እጠቀማለሁ። አብዛኛውን ጊዜ ግን በዙም ርቀት ስለማልሄድ የህዝብ ትራንስፖርት አልጠቀምም። ቅርብ ቦታዎችን በእግሬ በመሄድና በስራዎችን ማከናወን እወዳለሁ። ስለዚህ የዝም መመለሻ ትራንስፖርት ብዙውን ጊዜ አልጠቀምም። በሚለው ቢያዝ ጥሩ ነው።

አብዛኛውን ጊዜ ደመወዝ የማገኘው ወሩ በገባ ከሃያ አምስት እስከ ሰላሳ ባሉት የስራ ቀናት ውስጥ ነው። ምክንያቱም ስራዎች ከተሠሩ በኋላ ወሩ ሊጠናቀቅ ቢያንስ አምስት ቀናት ሲቀሩት በእነዚያ ቀናት ውስጥ በአንደኛው ደመወዜን አገኛለሁ። በእንተ በዚህ ወቅት የሚገባው ደመወዝ ደግሞ ጥሩ እና በቂ የሚባል እና ህይወትን ለመቀጠል የሚያስችል ስለሆነ የአገባቡም ሰው ቀናትም በጣም አሪፍ እና በዚሁ መቀጠል ያለበት ነው ብዬ አስባለሁ። ስለዚህ ደመወዜን ብዙውን ጊዜ የማገኘው ወሩ በገባ ከሃያ አምስት እስከ ሰላሳ ባሉት የስራ ቀናት ውስጥ ደመወዜ ይገባልኛል። ደመወዜንም ለተለያዩ አገልግሎቶች እጠቀማለሁ በቀጣይም እንደዚሁ ጠብቆ በወሩ ስለሚገባልኝ እሱ እነ ያ ደሞዝ እስከሚገባ ይሄን የገባውን ደሞዝ በአግባቡና በተደራጀ መልኩ በእቅድ እያወጣሁ እጠቀማለሁ። ለተለያዩ ቤተሰቦቼንም እንዲጠቀሙበት ቀንሼ በመስጠት አገልግሎት ላይ እንዲውል አደርጋለሁ። ስለዚህ ደመወዜ ሁልጊዜ ወር በገባ ከሃያ አምስት እስከ ሰላሳ ባሉት አንደኛው ቀን ላይ አገኛለሁ። ማለት ነው።

በርካታ ስልጠናዎችን እወስዳለሁ ከወሰድኳቸው ስልጠናዎች መካከል እነዚህ በበይነ መረብ አለም አቀፍ የሆኑ ስልጠናዎች እንደ ኮደር አይነቶች እንደ ዳታ ፋንዳ ሜንታል አርቲፊሻል ኢንተለጀንስ የአንድሮይድ ዴቨሎፕመንት የመሳሰሉና በኦንላይን ወይም ደግሞ ቀጥታ በበይነ መረብ የሚሰጡ የትምህርት አይነቶችን እወስዳለሁ እነዚህ የትምህርት አይነቶች ደግሞ በቀጣይ ከዘመኑ ጋር አብረን ለመጓዝ እና ዘመኑ የሚያመጣቸውን ቴክኖሎጂዎች በቀላሉ ለመረዳት እና ተግባር ላይ ለማዋል ስለሚጠቀም እነዚህን ስልጠናዎች እወስዳለሁ። ከዚህ በፊትም የወሰድኳቸው ስልጠናዎች አሉ አሁንም እየወሰድኩ እገኛለሁ አዳዲስ ስልጠናዎችንም ተከታትዬ እየወሰድኩ እገኛለሁ። ምክንያቱም ስልጠናዎችን መውሰድ ምንም አማራጭ የሌለውና በቀጣይ ከዘመኑ ጋር አብሮ ለመጓዝ አስፈላጊ እስከሆነ ድረስ ስልጠናዎችን ተከታትሎ ዘመኑ የዋጃቸውን እና ዘመኑ ጋር አብረው ሊሄዱ የሚችሉ የተመረጡ ስልጠናዎችን በመውሰድ። ክህሎትን ማዳበርና እውቀትን ከፍ በማድረግ ከዘመኑ ጋር አብሮ መጓዝ ዘመኑ የሚያመጣቸውን ቴክኖሎጂዎች አብሮ በመጠቀም የተሻለ ውጤት ማምጣት ስለሚያስፈልግ እነዚህን ስልጠናዎች ሁል ጊዜ እወስዳለሁ። እነዚህ ስልጠናዎች ደግሞ በጣም አሪፍ እና በጣም ለህይወታችን ጠቃሚ ህይወታችን በቀጣይ ከዘመኑ ጋር አወዳጅተንና ዘመኑ የፈለገውን ክሎት ጨምረን እንድንጠቀምበት ስለሚያስችሉ እኛም መውሰድ ያለብን እና ሌሎቹም እንዲወስድ የምመክራቸው ስልጠናዎች ናቸው። ስለዚህ እነዚህን ስልጠናዎች እወስዳለሁ ከዚህም በተጨማሪ ደግሞ በአካል የሚሰጡ ስልጠናዎችን እወስዳለሁ። ዩኒቨርሲቲዎች አካባቢ የሚሰጡ ኮሌጆች አካባቢ የሚሰጠው አጫጭር ስልጠናዎችን እወስዳለሁ። ምክንያቱም ከዘመኑ ጋር የሚሄዱና አብረው ስራው ወደፊት ሊቀጥል የሚችልና እኛም በቀላሉ ቴክኖሎጂውን በመልመድና ስራዎችን በቀላሉ ለመስራት የሚያግዙ አጫጭር ስልጠናዎችን እወስዳለሁ። ፍንድን ምክንያቱም እነዚህ ስልጠናዎች ለህይወታችን በጣም አሪፍና አስፈላጊ ስለሆኑ እነዚህን ስልጠናዎች በመውሰድ ጊዜያችን ማሳለፍ አስፈላጊ ነው። ስለዚህ ስልጠናዎች በጣም አስፈላጊ ናቸው። ስልጠናዎችን መውሰድ ለኔ ብቻ ሳይሆን ሌሎችም እንዲወስዱ እመክራለሁ። እኔም ስልጠናዎቻችን አዘውትሬ እየወሰዱ እገኛለሁ

የምወደው ጣፋጭ ምግብ አይነት ኬክ ነው ኬክ ብዙን ጊዜ ለሰውነቴ ምቹና ጤንነቴም አሪፍ ስለሆነ ለኔ በጣም የሚመችኝ ስለሆነ የምወደው ጣፋጭ የምግብ አይነት ኬክ ወይም ደግሞ ደረቅ ኬክ ይባላል በእኛ አካባቢ ያጥራል ይሄ ኬክ በምመገብበት ጊዜ በቂ የሆነ ሀይል ስለማገኝና ሰውነቴም ተስማሚ ምቾት ስለሚሰጠኝ ይሄን ኬክ አዘውትሬ እመገባለሁ ኬክን በመመገቤ ደግሞ ለሰውነቴ በቂ የሆነ ሀይል እንዳገኝ በተለይ ስፖርት ከሰራን በኋላ ኬክን በመመገብ በቂ የሆነ ካርቦሃይድሬት ምግቦች የሚተካ አይነት ስለሆነ ይሄ የምግብ አይነት በጣም ይመቸኛል እሱን አዘውትሬ እወስዳለሁ። ጣፋጭ ከሚባሉ የምግብ አይነቶችም ይሄኛው የኔ ቀዳሚ ምርጫዬ ነው። ኬክ በጣም ጣፋጭ ከመሆኑ የተነሳ በጣም ደስ የሚልና ጣፋጭ ደግሞ ነገሮችን እኔም በጣም ስለምወድ ኬክን አዘውትሬ እመገባለሁ የኔ ምርጫ ኬክ ነው ማለት ነው

ከደንበኞች ጋር እሰራለሁ ምክንያቱም ስራዎች ብዙ ጊዜ የሚሰሩት በደንበኛ ስለሆነ በርካታ ደንበኞች አሉኝ ከደንበኞች ጋር በመስራት የተለያዩ ተሞክሮዎችን በመለዋወጥ የተለያዩ ንግድ እቃዎችን በመለዋወጥ የተለያዩ ስራዎችን በመለዋወጥ ከእነሱ ያሉትን ወደ እኔ ከእኔ የሌሉትን ከእነሱ በማምጣት ከእኔ ያሉትን ወደ እነሱ በመላክ እነዚህ አይነት ግንኙነቶችን በማድረግ ከደንበኞች ጋር እሰራለሁ። ሌሎች በርካታ ደንበኞችንም በማስራት ስራችንን ከፍ በማድረግና ደንበኞች ስራችንን እንዲረዱትና በቀላሉ ግንኙነት ማህበራዊ መስተጋብርን በመፍጠር ስራዎችን ውጤታማ ማድረግ ያስፈልጋል። ስለዚህ ከደንበኞች ጋር መስራት ስራን ይበልጥ ውጤታማና ስኬታማ ለማድረግ ስለሚያስችል ስራ ደንበኞች ጋር የምሰራው የመጀመሪያ ምርጫዬ ነው። ደንበኞችን በተለያዩ ስራዎች ጋር በጋራ እንሰራለን ከምሰራቸው ስራዎች መካከል የንግድ ልውውጥ ስራዎችን እንሰራለን። የተለያዩ ስራዎችን እንሰራለን በተለያዩ አገልግሎቶች በሚፈለጉበት ጊዜ በጋራ በመሆን ውጤታማ የሆኑ ስራዎችን እንሰራለን። የስራ ተሞክሮዎችን እንለዋወጣለን ስለዚህ ከደንበኞች ጋር መስራት በጣም አሪፍ እና ጥሩ የሚባል ጉዳይ ነው። ስለዚህ ደንበኞችን ጋር በበርካታ ጊዜ እሰራለሁ ወደፊትም እየሰራሁ ቀጥላለሁ።

የምውደው የስፖርት አይነት ሁለት ናቸው እነሱም አንደኛው ስፖርት ሩጫ ሲሆን ሁለተኛው ስፖርት ደግሞ እግር ኳስ ነው። ሩጫን የምወድበት ምክንያት ምክንያት ሩጫ የተለያዩ ውድድሮች ያሉት ሲሆን ነገር ግን ሩጫን በመሮጥ ሰውነታችንን እናጠነክራለን በሽታዎችን እንከላከላለን በተለይ ሩጫ ግለሰባዊ ውጤት ስለሆነ በግለሰብ ብቻ የሚወሰን ስለሆነ የአንድ ግለሰብ ጥንካሬን የሚለካ ያ ግለሰብ የራሱ ጥረት የራሱ ልልፋት የራሱ ስኬት እንደሆነ የሚያስመሰክር የስፖርት አይነት ስለሆነ ሩጫ በጣም የምወደውና የመጀመሪያ ምርጫዬ ነው። በሁለተኛ ደረጃ እግር ኳስ እግር ኳስ በጣም የሚያዝናናና ሜዳ ላይ ሃያ ሁለት ቁጥር ያላቸው ወይም ደግሞ በአንድ ቡድን አስራ አንድ በአንድ ቡድን አስራ አንድ ሆነው ለሃያ ሁለት የሚጫወቱትና ማራኪ በአለም አቀፍ ደረጃ ተወዳጅ የሆነና ራስን ከማዝናናትም አልፎ በርካታ ግለሰቦች የሚደግፉት በርካታ ሰዎች ትርፍ ጊዜያቸውን ኳስን በማየት የሚዝናኑበት እና በርካታ ውድድሮች ያሉት የስፖርት አይነት ሲሆን እግር ኳስንም በሁለተኛ ደረጃ እወደዋለሁ። ስለዚህ እነዚህ ከላይ የጠቀስኳቸው ሩጫና እግር ኳስ የኔ የመወዳቸው የስፖርት አይነቶች ናቸው።

ከፀሀይ በተለያዩ ዘዴዎች እጠበቃለሁ አንደኛ ቤት ቁጭ በማለት ፀሀይ እስከምትበርድ ወይም ደግሞ ሙቀቷ እስከሚቀንስ ድረስ እቆያለሁ። ሁለተኛ ደረጃ ደግሞ የግድ መውጣት ካለብኝና ጉዳይ ጉዳይ ካለብኝ ጃንጥላ በመያዝ ፀሀይን እከላከላለሁ ጃንጥላን ይዞ ፀሀይን በመከላከል አስፈላጊው ቦታ በቀላሉ ላይ በቀላሉ መድረስ ይቻላል። ስለዚህ ፀሀይን በሁለት አይነት መልኩ መከላከል ይቻላል። የፀሀይ ሙቀት በተለይ ቀጥር አካባቢ ከስድስት ሰዓት እስከ አስር ሰዓት ያለው የፀሀይ ሙቀት በጣም ከፍተኛ እና ራስን ሊያቃጥል እና በጣም ከፍተኛ የሆነ የቆዳች ላይ ጉዳት ሊያደርስ የሚችል የፀሀይ ሙቀት አይነት ስለሆነ ይሄን የፀሀይ ሙቀት መከላከል ያስፈልጋል። ይሄን የፀሀይ ሙቀት ደግሞ ቅድም በገለጽኩት አግባብ አንደኛ ቤት ቁጭ በማለት ሁለተኛ ደግሞ ጀንጥላ በመያዝ መከላከል እንችላለን። ሁለተኛ በሶስተኛ ደግሞ ካልጠቀስኩት ዘመኑ ያፈራውና ቴክኖሎጂ ወይን ደግሞ ሳንስክሪን ወይን ደግሞ ፊታችን ላይ ሰንስክሪን በመቀባት ቆዳችን ላይ ጉዳት እንዳያደርስብን የፀሀይ ሙቀቱ ጉዳት እንዳያደርስብን መከላከል እንችላለን። ነገር ግን ከሙቀቱ ራሳችን መከላከል አንችልም። ሙቀቱ ሰውነታችንን ሙሉ በሙሉ ስለሚያገኘን ስለዚህ ከፀሀይ ራሳችንን መከላከልና ሙቀቷን በቀላሉ እንዳታሳርፍብን ማድረግ ያስፈልጋል።

በርካታ የመሰሪያ አይነቶችን እጠቀማለሁ ለምሳሌ ከምጠቀምባቸው የመሰሪያ አይነቶች በግንባር ዘጥታው ዘርፍ ካሉ የመሰሪያዊነቶች ውስጥ የምትጠቀምባቸው እንደ አካፋ እንደ መዶሻ እንደ ምሳር እንደ መጥረቢያ የመሳሰሉትን እና የተለያዩ መሳሪያዎች እንደ ቱምቢ የመሳሰሉት ውሃ ልክ የመሳሰሉ መሳሪያዎችን በመጠቀም ለግንባታ አገልግሎት ላይ እንዲውሉ አደርጋለሁ። በሁለተኛ ደረጃ ደግሞ ለጽህፈት አገልግሎት የምትጠቀምባቸው መሳሪያዎች እንደ ስክሪቢቶ ብእር እርሳስ የመሳሰሉትን እጠቀማለሁ። እነዚህን በመጠቀም መጻፍ በምፈልግበት ጊዜ እንደ ብእርና እርሳስ ስክሪቢቲ የመሳሰሉትን በመጠቀም በተለያዩ ማስታወሻዎችን ማስፈር እችላለሁ። ግንባሮችን በሚሰራበት ጊዜ ደግሞ ከላይ የጠቀስኳቸው አካፋ አድዋማ ምሳር መጥረቢያ ቱምቢ ውሃ ልክ የመሳሰሉትን በመጠቀም የግንባታ ስራዎችን ማከናወን እንችላለን። ስለዚህ በርካታ መሳሪያዎችን መጠቀም ይቻላል እኔ ከምጠቀምባችሁ መካከል ጥቂቶቹን ከላይ የጠቀስኳቸው አይነት ናቸው

መብረቅ በጣም እፈራለሁ፤ ምክንያቱም መብረቅ የሚያስፈራው መጀመሪያ ከብልጭታው አንስቶ እስከ ጉርምርምታ ወይም ደግሞ እስከ ጩኸቱ ድረስ በጣም አስፈሪና የት አካባቢ ሊመታ የት አካባቢ ጉዳት ሊያደርስ እንደሚችል ስለማይታወቅ መብረቅ በጣም እፈራለሁ። መብረቅን ደግሞ የምፈራበት ዋና ምክንያቴ ከዚህ በፊት በተደጋጋሚ ጊዜ ሌሎች ቤተሰቦቼን አካላታቸው ላይ ወድቆ ጉዳት ሲያደርስ ላየሁትና ጉዳቱ ደግሞ በሚወድቅበት አካባቢ ከፍተኛ ስለሆነ የመብረቅ አደጋ በጣም ያስፈራኛል። ከእሱም ደግሞ ለመከላከል የራሴን ጥረት አደርጋለሁ። ስለዚህ ክረምት አካባቢ አብዛኛውን ጊዜ መብረቅ ስለሚኖር መብረቅ በዚያ ወቅት ጉዳት ስለሚያደርስ ያን ለመከላከል የራሴን ጥረት እና የራሴን አስተዋጽኦ አደርጋለሁ። ስለዚህ መድረቅ መብረቅ በጣም ከምፈራቸው ተፈጥሮአዊ አደጋዎች መካከል አንዱ ነው።

በርካታ በዓላትን አስታውሳለው ከማስታወሳቸው በዓላት መካከል የዘመን መለወጫ የገና በዓል የፋሲካ ባል ይጠቀሱበታል። እነዚህ በዓላት ቤተሰብ ከቤተሰብ የሚጠያየቅባቸው ማህበራዊ መስተጋብሮች በከፍተኛ ሁኔታ የሚካሄዱባቸው ዘመድ ከዘመድ የሚጠያየቅባቸው በርካታ ጊዜ የተለያዩ ተለያይተህ ቤተሰቦች የሚጠያየቁባቸው ሩቅ ያለ ዘመድ መጥቶ የሚታየቅበት እንኳን አደረሳቸው የሚበባሉበት ስጦታ የምንለዋወጥባቸው እነዚህ በዓላት በርካታ ጊዜ ቤተሰብ ከቤተሰብ ደስ እያለውና በተሳካ ሁኔታ የሚከበሩና ፍቅርን የሰው በዓላት ናቸው በጎረቤት ከጎረቤት አካባቢ ከአካባቢ መስተጋብሩን ባህላዊ መስተጋብሩን ወይም ደግሞ ማህበራዊ ህይወቱን የሚያስቀጥልበትና እና ደስ እያለ የሚያስኬድባቸው የበአል አይነቶች ናቸው እነዚህ በዓላት በርካታ ጊዜ በየአመቱ አንዳንድ ጊዜ የሚከበሩ የበአል አይነቶች ናቸው። ገና ዘመን መለወጫ እንደ ኢትዮጵያ አቆጣጠር መስከረም አንድ ይከበራል የገና ደግሞ በአራት አመት አንድ ጊዜ በታህሳስ ሃያ ስምንት በሌሎች ሶስት አመታት ደግሞ ታህሳስ ሃያ ዘጠኝ የሚከበር የባህል አይነት ነው። ከዛ ትንሳኤ ደግሞ ሁሌም ሚያዚያ ሚጨረሻ ሁኔታው የተለያየ ሰው ቋሚ የባዓል ቀን የለውም በእንደ ሁኔታው የተለያየ ቀናት ላይ የሚያርፍ የበአል አይነትት ነው።

ግጭቶችን ማስተካከል እችላለሁ ምክንያቱም ከግጭት ምንም አይነት ውጤት ስለማይገኝ ብዙውን ጊዜ ግጭቶችን በውይይት በመነጋገር እና በመተሳሰብ ማሳለፍ እችላለሁ ምክንያቱም። ከግጭቶች ጉዳት እንጂ ጥቅም የለም ግጭት ከመፈጠሩ በፊት ግጭት እንዳይፈጠር የራሴን ጥንቃቄ አደርጋለሁ ከተፈጠረ ደግሞ ይቅርታ በመጠያየቅ ግጭቶችን በመፍታት። ማስተካከል ያስፈልጋል ስለዚህ ግጭቶች በሚከሰቱበት ጊዜ ቶሎውኑ ይቅርታ በማለት እና ለግጭቶቹ መፍትሄ በማስቀመጥ እነዛ ግጭቶች በዳግም እንዳይከሰቱ በማድረግ። ግጭቶችን ማስተካከል ያስፈልጋል ምክንያቱም ግጭት በሚፈጠርበት ጊዜ። በርካታ የሆኑ ግንኙነቶች ይቋረጣሉ ማህበራዊ ትስስሮች ይቋረጣሉ በአካባቢው ላይ ያለው ሰላምና ጸጥታ ይደፈርሳል። ስለዚህ ግጭቶችን ማስተካከል በጣም አስፈላጊ ስለሆነ እኔም ግጭቶችን ለማስተካከል የራሴን ጥረት እና አስተዋጽኦ አደርጋለሁ። እስካሁንም በርካታ ግጭቶችን በማስተካከልና ጊዜዬን አሳልፌያለሁ እነዚህ ግጭቶች። በሚከሰቱበት ጊዜ ጉዳታቸው ከፍተኛ ስለሆነ። ግጭቶች ሳይከሰቱ ከቅድሚያቸው መከላከል ጥሩ ነው። ከሆነ ግን ከተከሰቱ በኋላ ግጭቶችን ማስተካከል በጣም አስፈላጊ ነው ብዬ አምናለሁ።

የቀረበ ምግብ አልበላም ምክንያቱም የቀረበ ምግብ ብዙውን ጊዜ በሽታ አስተላላፊ ስለሆነ አብዛኛውን ጊዜ አልበላም ምክንያቱም የቀረ ምግብ። አንደኛ በተነካካና በእጅ የተነካካ ስለሆነ በርካታ ተላላፊ የሆኑ በሽታዎች እዛ ምግብ ላይ ሊያርፈው ስለሚችሉ እነዛ በሽታዎች ደግሞ ለተለ መገቡን ምግቡን መርዘውትና በቀላሉ ወደ ፈንገስነት ተቀይሮ ምግቡ በሽታ ሊያስተላልፍና ለሰውነታችን ጉዳት ሊያደርስ ለሚችል አብዛኛውን ጊዜ። አልጠቀምም። ቀረ ምግብ አልበላም ነገር ግን ከበላውም በማሞቅና በእሳት በደንብ አድርጎ በማብሰል አልፎ አልፎ የመመገብ ጊዜዎችን አሳልፌያለሁ። ነገር ግን አብዛኛውን ጊዜ ስለማልመገብና መብላትም ስለማልፈልግ አልመላም በሚለው እያዝ ጥሩ ነው ብዬ አስባለሁ። ስለዚህ የቀረ ምግብ መብላት ለጤንነታችን ጥሩ ስላልሆነ ብዙውን ጊዜ መጠንቀቅ ያስፈልጋል ሲሆን ሲሆን ምግብ እንዳይተርፍ የራሳችንን ጥንቃቄ የማድረግና የምንችለውን ያህል ምግብ አቅርበን መመገብ ያስፈልጋል። ከተረፈ ግን በአግባቡና ስርዓት ባለው መልኩ አካባቢ እንዳይበክል አድርጎ ማስወገድ አስፈላጊ ነው።

ዶሮ አለኝ እነዚህን ዶሮዎችም የምጠቀምባቸው አንደኛ ለእንቁላል አይነት የምጠቀምባቸው ዶሮዎች አሉ ሁለተኛ ደግሞ ለስጋነት የምጠቀምባቸው ዶሮዎች አሉ እነዚህ ዶሮዎች በሁለት የተከፈሉበት ምክንያት። አንደኛ አመጋገባቸው የተለያየ ነው ለዶሮ ለእንቁላል ጣይ ዶሮ የሚሰጥ የምግብ አይነ የቀለብ አይነት የተለየ ነው ለስጋ የሚሆን የዶሮ አይነት የሚሰጥ የቀለብ አይነት ደግሞ የተለያየ ነው። ስለሆነም እነዚህ ሁለት አይነት የዶሮ ዝርያዎችን በማዘጋጀት ለቀለብ የሚሆኑትን ለምግብነት ለስጋ የሚሆኑትን ዶሮዎች የራሳቸውን ለእንቁላል ጣይነት የምጠቀምባቸውን የራሳቸውን ዶሮ ቦታ በማስያዝ። ሁለት አይነት የዶሮ ዝርያዎች አሉ። እነዚህ ዶሮዎች ደግሞ በአግባቡ በማርባት እና ለኔም አገልግሎት ተጨማሪ የገቢ ምንጭ እንዲሆኑ ማድረግ ችያለሁ። ስለሆነም እነዚህ ዶሮ እንቁላላቸውን ለምግብነት እጠቀማለሁ የተረፈውን ደግሞ ለገበያ በማዋል ለሽያጭ በማዋል የተለያዩ ተጨማሪ ገቢዎች እንዳገኝ አስችሎኛል። ሁለተኛ የስጋ ዶሮዎችን ከመመገቤም በዘለለ ገበያ በማውጣት ተጨማሪ የገበያ ምንጭ ያስፈልጋል አግኝቼባቸኋለሁ። ስለዚህ እነዚህን ዶሮዎች በማርባት ተጨማሪ ገቢ እያገኘው እገኛለሁ። እነዚህ ዶሮዎች ደግሞ በአግባቡ በመከባከብ እና በወቅቱ ክትባት በማስከተብ ከተለያዩ በሽታዎች እንዲጠበቁ ማድረግ ያስፈልጋል። ስለዚህ ዶሮ እያረባሁ እገኛለሁ አሉኝ።

ገንዘብ እቆጥባለሁ ምክንያቱም ገንዘብ በመቆጠብ በጣም አስፈላጊ ነው። መሰረታዊ ፍላጎቶቻችን ካሟላን በኋላ አላግባብ አላግባብ የሆኑ ወጪዎችን ከማውጣት ለመቆ ለመቆጠብ ቁጠብ አስፈላጊ ነው። ገንዘብን መቆጠብ የሚያስፈልገው ደግሞ አንደኛ ለተለያዩ አደጋዎች ወይም ደግሞ ህመም በአጋጣሚ ብንታመም አስፈላጊ በስፈላጊ የሆኑ ወጪዎች በሚያጋጥሙን ጊዜ እንደገና ደግሞ ለተለያዩ ፍላጎቶቻችን ማሟያ ወይም ደግሞ በቀጣይ ልናሳካቸው የሚገቡ የተለያዩ እቅዶችን ለማሳካት ገንዘብ ስለሚያስፈልገን ገንዘብ መቆጠብ አስፈላጊ ነው። ስለዚህ ገንዘብን መቆጠብ። እየተራብን ሳይሆን መሰረታዊ ፍላጎቶቻችን ካሟላን በኋላ እነዛም መሰረታዊ ፍላጎታችንን ውጭ ያሉ ሌሎች ተጨማሪ የሆኑ ወጪዎችን በማስቀረት ቁጠባን ባህል በማረግ በመቆጠብ ተጨማሪ ገንዘብ ማጠራቀም በቀጣይ ለምንሰራቸውና ለምንናቅዳቸው ስኬቶች አስፈላጊ የሆነ ግብአት ስለሚሆን ገንዘብን በአግባቡ በመጠቀም እና በመቆጠብ ውጤት ነው። ገንዘብን እየቆጠብኩ እገኛለሁ ማለት ነው።

ለአስር አመታት ያህል የስራ ጊዜ ሰርቻለሁ ምክንያቱም በዚህ አስር አመታት ጊዜ ውስጥ የተለያዩ የስራ ሁኔታዎችን የስራ ቦታዎችን አይቻለሁ አይቻለሁ በዚህም በርካታ የሆኑ ልምዶችን አግኝቻለሁ። ምን ያህል ፈተናዎች ገጠሚኝ የገጠሙኝ ፈተናዎች በምን አርጎ እንደተወጣኋቸው በዚህ አስር አመት ውስጥ የስራ ልምዴ ይነግረኛል። ይህ የስራ ልምድ ደግሞ በጣም አሪፍ እና ለቀጣይ ህይወታችንም ደግሞ እና ጥንካሬ በጣም አስፈላጊ ነው። ስለዚህ በዚህ ባሳለፍኩት የስራ የአስር አመት የስራ ጊዜያት ውስጥ አራት አመቱን ገጠራማ ወደሚባል አካባቢ በመሄድና እና በቀላሉ የመብራት አገልግሎት በማይገኝበት እና በጣም አስቸጋሪ የሆነ መልካ ምድር ባለበት አካባቢ የስራ ጊዜን ያሳለፍ ሲሆን ሌሎችን ቀሪ አመታት ደግሞ ወደ ከተማ በመግባት የተሻለ ህይወትና ምቹ የሆነ ኑሮ በመኖር ያሳለፍኩበት ጊዜ ነው። ስለዚህ አስር አመታት የስራ ጊዜ በማሳለፍ እና ውጤታማ የሚባሉ ስራዎችን እና በሽልማት ያሳለፍኩባቸው የስራ ውጤቶችን በማስመዝ በማስመዝገብ ያሳለፉክት የስራ ጊዜ ነው። ስለዚህ የኔ ስራ ጊዜ አጠቃላይ እስካሁን ያለው አስር አመታት ሲሆን ከዚህም በኋላ ደግሞ በቀጣይ በርካታ የስራ ጊዜያትን ለማሳለፍ በእግዚአብሔር ጋር እየተጠየቅን ሙሉ ጤንነት እና እንትን እስካለኝ ድረስ ጉልበት እስካለኝ ድረስ ስራዎችን በቀጣይም የምሰራ ይሆናል። ስለዚህ እስካሁን ጊዜ የነበረ የስራ ቆይታ አስር አመት ነው

ገመድ መጠቀም አውቃለሁ ምክንያቱም ገመድን ለተለያዩ አገልግሎት እንጠቀምበታለን አንደኛ ንስሳትን ለማሰር ሁለተኛ የተለያዩ እንጨቶችን በአንድ ላይ ለማሰር ሶስተኛ የተለያዩ አጥሮችን ለማጠር አራተኛ ደግሞ ቤት በምንሰራበት ጊዜ የተለያዩ አማገሮችን ለማጥበቅ እንጠቀምበታለን ስለዚህ ገመድን ለበርካታ ጥቅሞች እንጠቀምበታለን ማለት ነው። ይሄ ገመድ ደግሞ በቀላሉ በአካባቢያችን ከሚገኙ ቁሳቁሶች የሚሰራና የአገልግሎት የሚሰጥ ነው። ስለዚህ ገመድን በተለያየ ጊዜ እንደ ጅራፍ እንጠቀምበታለን አህያ ለመጫን እንጠቀምበታለን እህል ለማሰር እንጠቀምበታለን። ስለዚህ ገመድ በርካታ ጥቅም አለው ገመድንም በአግባቡ መጠቀም እችልበታለሁ። እስካሁንም ለበርካታ ጊዜ ገመድን በመጠቀም ጊዜየን አሳልፋለሁ። ስለዚህ ገመድ በተለያዩ ጊዜያት እና ለተለያዩ አገልግሎት ተጠቅሜ አሳልፌያለሁ

ከወተት ተዋጦች መካከል የመውደው አይብ ብቻ ነው አይብን በርካታ ጊዜ ስለተጠቀሙትና ለሰውነቴም በርካታ ጥቅም የጧችን የሚሰተኝ ስለሆነ አይብ በጣም እወዳለሁ። አይብ ከወጣት ተዋጾዎች መካከል አንደኛው ሲሆን በመጀመሪያ ወተት ይታለባል ወተት ከታለበ በኋላ ይረጋል ከረጋ በኋላ በሳት ተጽዶ ይገፋል ከተገፋ በኋላ ይገፋል ከተገፋ በኋላ ቅቤው ከተለየ በኋላ አሬራ የሚባለው በሳተት ወይ የሚወጣው እሱ አይብ ይባላል። ይሄ ያብ ተዋጦ ደግሞ ለጨጓራ ቀላል ጣዕም ነው በጣም ጣፋጭ ስለሆነ በጣም አዘውትር የምመገበውና ከዚህ በፊትም ስመገበው የነበረው በጣም የሚመቸኝ እስካሁንም የምወደው የወተት ተዋጥኦ አይነት ነው። ስለዚህ አይብ ከምወዳቸው የወተት ተዋጥኦዎች እና ለሰውነቴም በርካታ ጥቅሞች ከሚሰጠኝና ለሰውነቴም ከሚስማማ የውተት ዘርያዎች ወይም ደግሞ የወካ ወተት ተዋጦዎች መካከል አንደኛው አይብ ነው።

ብዙውን ጊዜ የምወዳቸው የሙዚቃ አይነቶች ባህላዊና ለስለስ ያሉና ትዝታና አዘል የሆነ ቆየት ያሉ ሙዚ ሙዚቃዎችን እወዳለሁ። በተለይ የትዝታ ቅኝት ያላቸውና ወደኋላ በስሜት ወስደው። ብዙ በርካታ ነገሮችን እንድናስታውስ የሚያደርጉ እንዲሁም ደግሞ ባህላዊ ይዘታችንን አኗኗራችንን ሰርጋችንን እና ህይወታችንን የሚያስቃኙ ባህላዊ ሙዚቃዎችን በመዳመጥ ጊዜየን አሳልፋለሁ። ስለዚህ እነዚህ ሁለት አይነት ሙዚቃዎች በጣም የምወዳቸውና ዘወትር የማዳምጣቸው የሙዚቃ አይነቶች ናቸው። የፅታ ሙዚቃ በጣም ደስ የሚል ለስለስ ያለ ነገሩ የሚጥም ስለሆነ በርካታ ጊዜ አዳምጠዋለሁ። ይህ የተዘጋ ሙዚቃ ደግሞ ጊዜ የማይሸረውና ከ ወደኋላም የመሄድ ወደፊትም ለበርካታ ጊዜ የሚደመጥ የሙዚቃ አይነት ነው ትዝታ የሙዚቃ ዘይቤ በጣም የምወደው የሙዚቃ አይነት ነው። ባህላዊ የሙዚቃ አይነት ደግሞ የአንድን አካባቢ ባህል ወግና ልማድ የሚያሳይና ዘወትር ማህበረሰቡ የሚከውናቸውን ተግባራት የሚያሳይ ስለሆነ ባህላዊ የሙዚቃ አይነቶችን እወዳለሁ። ስለዚህ ከላይ የጠቀስኳቸው ሁለት አይነቶች ማለትም የትዝታ ቅኝት ያላቸው ሙዚቃዎችና እና ባህላዊ አዘል የሆኑ በሙዚቃዎች በጣም የምወዳቸው እና የምከታተላቸው ሙዚቃ አይነቶች ናቸው

በርካታ ጥቅማ ጥቅሞች አሉ ከምትጠቀምባቸው መካከል አንደኛ የሙያ አበል ሁለተኛ የወንበር አበል ሶስተኛ የቤት አበል አራተኛ የትራንስፖርት አበል አምስተኛ የስልክ አበል የሚባሉ ጥቅማ ጥቅሞች አሉኝ። እነዚህ ጥቅማ ጥቅሞች የማገኛቸው ደግሞ ከመንግስት ነው። መንግስት ለምሰጠው አገልግሎት ተገቢውን ጥቅማ ጥቅም በማስከበር እና እነዚህን ጥቅማ ጥቅሞች ደምሮ በአንድ ላይ ስለሚከፍለኝ። እነዚህን ጥቅማ ጥቅሞች በተለያየ ጊዜ አገኛለሁ። በየወሩ መጨረሻ ላይ እነዚህ ጥቅማ ጥቅሞች አንድ ላይ ተደምረው ወደ እኔ አካውንት ገቢ ይሆኑልኛል። እነዚህን ጥቅማ ጥቅሞች በመጠቀም ደግሞ ህይወቴን ቀለል ያለና መሰረታዊ ፍላጎቶችን በመሟላት በርካታ ስራዎችን እንዳከናውነና ቤተሰቤንም በቀላሉ እንዳስተዳድር። አድርገው እኛ ስለዚህ እነዚህን ጥቅማጥሙ ጥቅሞች በማግኘቴ ደስ የሚል ህይወት እና እርጋታ እና ደስ የሚል ሁኔታ ላይ ያለው መሆኔን ለመግለጽ እወዳለሁ። ስለዚህ ከማገኛቸው ጥቅሞች ከላይ የጠቀስኳቸው ጥቅሞችን በአግባቡ እያገኘሁ እገኛለሁ ማለት ነው

ከስራ ሰዓት በኋላ ሌሎች ተጨማሪ ስራዎችን እሰራለሁ እነዚህ ተጨማሪ ስራዎች ደግሞ ለኔ ተጨማሪ የገቢ ምንጭነት ሆነው ስለሚያገለግሉኝ እነዚህን ስራዎች በመጠቀም ተጨማሪ የገቢ ምንጭ እሰራለሁ። ስለዚህ እነዚህ ስራዎች በትርፍ ሰዓት ወይም ደግሞ ከስራ ሰዓት ስራዬን ጨርሼ በአግባቡ ከወጣ በኋላ የተወሰነ እረፍት ካደረግኩ በኋላ እነዚህን ስራዎች በመስራት ተጨማሪ የገቢ ምንጭ እንዲኖረኝና ያ ገቢ ምንጭ ደግሞ ህይወቴን በቀላሉ እንድመራና መሰረታዊ ፍላጎቴን ከመሙላትም ባሻገር ተጨማሪ የሆኑ አገልግሎቶቹን እንዳገኝና ተጨማሪ ፍላጎቶችን እንዳሟላ ስለሚያግዘኝ ከስራ ሰዓት በኋላ ተጨማሪ የሆኑ ሌሎች ስራዎችን እንሰራለን። እነዚህም ስራዎች የኦንላይን ስራዎች የተለያዩ የጉልበት ስራዎች የተለያዩ ቴክኒካል የሆኑ ስራዎችን በመስራት እና ውጤት እንዲያመጡና ሌሎች ተቋማትም ከሚሰሩዋቸው ስራዎች ላይ ድጋፍ በማድረግ እነዚህን ስራዎች በማድረግ ተጨማሪ የገሚ ምንጭ በመፍጠር ከስራ ሰዓት በኋላ እሰራለሁ። ስለዚህ ከስራ ሰዓት በኋላ መስራት አስፈላጊና ተጨማሪ ገቢ እንድናገኝ ስለሚጠቅመን ሌሎችም እንዲሰሩት እመክራለሁ። ከስራ ሰዓት በኋላ የመስራት ፍላጎት አንዴ ከጀመርነው በኋላ በኋላ ሊጠፋና ሊቀንስ የማይችል ነገር ስለሆነ ሁልጊዜም መስራትና በአግባቡ ስራ ላይ መዋል አስፈላጊ ነው። ይላል

በአንድ ጊዜ ብዙ ስራዎችን አላስተናግድም ምክንያቱም አንድ ጊዜ አንድ አይነት ስራ ወጥ የሆነ ስራ ከሰራው በኋላ ይሄን ስራ አጠናቅቄ በሌላ ጊዜ ደግሞ ይሄኛውን ስራ የምችለው ከሆነ እሰራለሁ እንጂ በአንድ ጊዜ ብዙ የስራ አይነቶችን አላስተናግድም ምክንያቱም በአንድ ጊዜ በተለያዩ ስራዎችን የማስተናገድ ብዙም ችሎታውም አቅሙም ስለሌለኝ ማለት ነው። በዚህን ጊዜ ግን የምሰራቸው ወጥ የሆኑ ተያያዥነት ያላቸው በርካታ ስራዎች አሉ። ለምሳሌ በአንድ ጊዜ ከምሰራቸው ስራዎች ውስጥ የግንባታ ዋጋ ግምት ማውጣት የግንባታ ዲዛይን መስራት የግንባታ ቁጥጥር ማድረግ የፕላን ስምምነት መስጠት እነዚህ ተያያዥነትና ወጥ የሆኑ በአንድ በኮንስትራክሽን ስራ ዘርፍ ውስጥ ያሉ ስለሆነ። በቅደም ተከተል የትኛውን መቅደም እንዳለበት ቀጥሎ ደግሞ የትኛው እንደሆነ በቅደም ተከተል ካስቀመጥኳቸው በኋላ በአግባቡ በጊዜያቸው መሰረት ቅደም ተከተላቸውን አስኪጄ ከጨረስኩ በኋላ ሌሎች ከዚህ ውጪ የሆኑ ስራዎችን ደግሞ በሌላ ጊዜ ተጨማሪ ጊዜ በመስጠት የሚሰራቸው ይሆናል። ስለሆነም በአንድ ጊዜ አንድ አይነት ስራዎችን ማለት በውስጣቸው በርካታ ስራዎች ሊኖሩ ስለሚችሉ አንድ አይነት ስራዎችን መስራት እና መጨረስ ያስፈልጋል እነዚህ አንድ አይነት ስራዎችን ውጤት የምናመጣባት ደግሞ ትኩረት ሰጠንና በአግባቡ መስራት ስንችል ነው። ስለዚህ በአንድ ጊዜ ብዙ ስራዎችን ሳይሆን አንድ አይነት ስራ የሆኑት እና በውስጡ ደግሞ ዝርዝር ተግባራት ያላችሁን ስራዎች እሰራለሁ ማለት ነው።

በቤቴ ልዩ የሆነ መቀመጫ የለኝም ምክንያቱም ማንኛውም ቤተሰብ አባል ወይም ደግሞ ሌላው ጎረቤት የሚመጣ ቤተ ዘመድም የሚቀመጥበት አይነት መቀመጫ ነው። አንቺ ለኔ ተብሎ ልዩ የሆነ መቀመጫ እና ከሌላው ሰው የተለየ አይነት መቀመጫ የለኝም። የኔም መቀመጫ ሶፋ ነው ሶፋ ደግሞ በማንኛውም ቤት የሚገኝና በቀላሉ የሚገ የመቀመጫ አይነት ስለሆነ ይህን ደግሞ ልዩ ነውም ለማለት አይቻልም። ስለዚህ በእኔ ቤት ልዩ የሆነ መቀመጫ እስካሁን ድረስ የለም። ነገር ግን ወደፊት ልዩ የሆኑ መቀመጫዎችን በኢኮኖሚው ከፍ ስል ተጨማሪ የሆኑ ሌየት ያሉ መቀመጫዎችን ለማስገባት እና ለመጠቀም ሀሳቡ አለኝ። እንጂ እስካሁን ድረስ በቤቴም ልዩ እኔ የኔ መቀመጫ የሌለኝ መሆኑን ለመግለጽ እወዳለሁ።

እድለኛ ነገር የለኝም ምክንያቱም እስካሁን በርካታ ነገሮችን ሞክሬ በእድል የሆነልኝ ነገር የለም በእድል ሳይሆን ለፍቼ ጥሬ ግሬ ላቤን ጠብ አድርጌና የለ የለልኝን አቅም አሟጥጬ የምሰራው የማገኘው ነገር ነው እንጂ በእድል የሚገኝ ነገር እስካሁን ድረስ የለኝም። ስለዚህ በእድል የሚገኝ ነገር አለ ብዬ ብዙም አላምንም። ከስንት አንድ ውስጥ አንዳንዶቹ እድል ሊኖራቸው ይችላል ነገር ግን እንደኔ እስካሁን ድረስ ያጋጠመኝ ነገር የለም። ወደፊት ግን ካለ ምናልባት እድሌን ሊያጋጥመኝ ይችላል እንጂ እስካሁን ባሳለፍኩባቸው ነገሮች እድለኛ ነኝ ብዬ አላስብም። ስለዚህ እድለኛ ለመባል ደግሞ የተለያዩ ያልታሰቡና ብዙም ድካምና ልፋት የሌለባቸው ነገሮች በቀላሉ ስናገኝ እድለኛ ነን ማለት ልንችል ልንችላለን። ነገር ግን ልፍተን ጥረን ግረን እውቀታችንን አፍሰን ጉልበታችንን አፍሰን ላባችንን አፍሰን የምንናገኛቸውን የስራ አይነቶች ግን እንደ እድለኝነት ልንቆጥራቸው አንችልም።

የኔ ቤተሰብ በአንድ ላይ በጋራ የምንኖር አራት ስለሆን እኔ አለሁ ባለቤቴ አለች አንድ ወንድ ልጅ የስድስት አመት አለን አንድ ሴት ልጅ ሶስት አመት በአጠቃላይ አራት ሆነን በአንድ ላይ እንኖራለን። ከዚህ በተጨማሪ ደግሞ አልፎ አልፎ ከቤተሰብ አባላት ከተለያየ ቦታ ይመጣሉ ከእነሱ ጋር በጊዜያዊነት እንቆያለን። በቋሚነት ግን ስለ እኔ ቤተሰብ። አራት ቤተሰብ ሲሆን እነዚህ ቤተሰብ ደግሞ የራሳችን ስራ ያለን የገቢ ምንጭ ያለን ሲሆን ልጆቹ ተማሪዎች ሲሆኑ ትምህርታቸውን በአግባቡ ይማራሉ። እኔ እና ባለቤቴ ደግሞ የተለያየ የስራ ዘርፍ እኔ በመንግስት ስራ በኮንስትራሽኑ ዘርፍ ባለቤቴ ደግሞ በንግድ የስራ ዘርፍ ተሰማርታ። የየራሳችንን የገቢ ምንጭ በመፍጠር ለገቢያችን ተጨማሪ ኢኮኖሚ እንዲኖረን እያደረግን እንገኛለን። ስለዚህ የኔ ቤተሰብ በመካከለኛ የገቢ ኢኮኖሚ ዘርፍ ውስጥ ያለና ራስን የመቻል አቅም ያለው እና ራስን በራስ የማስተዳደር በቂ አቅም ያለው ቤተሰብ ውስጥ ያለኝ እና እያስተዳደርን ያለን ቤተሰብ ነን ማለት እችላለሁ

በጀት የማስተዳደረው የቤተሰብን በጀት ነው እንጂ መንግስታዊ የሆነ በጀት አላስተዳደረም የቤተሰብ በጀትን ግን በአግባቡ መውጣት ያለባቸውን ጉዳዮች በጅቶና በአግባቡ እንዲወጡ በማድረግና በአግባቡ አገልግሎት ላይ እንዲውሉ በመቆጣጠር ወጪ ገቢን በመመዝገብ የትኛው ቅድሚያ ወጪ ሆኖ መገዛት እንዳለበት እና የትኛው ደግሞ በቀጣይ መሆን እንዳለበት ፕላን እና ቅድም ማውጣት በጀትን የቤቴን በጀት አስተዳድራለሁ እንጂ መንግስታዊም መንግስታዊ ያልሆነ በጀት አላስተዳድርም። ስለዚህ የቤት የቤት የሚሆን በቂ የበጀት የማስተዳደር አቅምና ክሎት ያለኝ ሲሆን መንግስታዊ የሆኑ ተቋማት እና ሰፊ በጀት የሚያንቀሳቅሱትን ግን ለማስተዳደር ብዙም የትምህርት እውቀቱም ዝግጅትም የሌለኝ ስለሆነ በመንግስታዊ የሆኑ ድርጅቶችን በጀት ለማስተዳደር እስካሁን አልቻልኩም። ወደፊት ግን በትምህርት በማገኛቸውና የተለያዩ ዘመናዊ የሆኑ መሳሪያዎችን በመጠቀም ለማስተዳደር የራሴን ሀሳብ አለኝ። ግን እስካሁን አስተዳድሬ አላውቅም ማለት እችላለሁ።

ዝናብ ሲዘን አብዛኛውን ጊዜ ቤት ላይ ቁጭ በማለት ዝናብ እስከሚበራ እጠብቃለሁ ነገር ግን መውጣት ያለብኝና የግድ መድረስ ያለብኝ ቦታ ካለ ጀንጥላን በመጠቀም የዝናብን በመቋቋም ብና በመከላከል ይሄን በማድረግ ወደሚፈለገው ቦታ በመሄድ ያሰብኩትን ስራ አሳክቼ ለመመለስ ጥረት አደርጋለሁ። ይህም ካልሆነ ደግሞ የተለያየ ትራንስፖርት አይነቶች እንደ ባጃጅ እንደ ታክሲ አይነቶችን በመጠቀም ዝናብን በመከላከል የፈለኩበት ቦታ በመሄድ ጉዳዮችን ለመፈጸም የራሴን ጥረት አደርጋለሁ። ስለዚህ ዝናብ ሲዘንብ የመጀመሪያ አማራጭ የሚሆነው አስቸኳይና መውጣት ያለብኝ መከናወን ያለብኝ ጉዳይ እስከለለ ድረስ ቤቴ ቁጭ በማለት ዝናቡ እስከሚበራ እጠብቃለሁ። ካለዛ ደግሞ ከጠቀስኳቸውን ጃንጥላ በመያዝ ጃንትላ ከሌለ የታክሲ አገልግሎቶችን በመጠቀም የምፈልገው ቦታ ላይ በመየት አገልግሎቱንና ጉዳዩን መፈጸም ያለብኝ። ስለዚህ ዝናብ ሲዘንብ ብዙን ጊዜ ቤት ቁጭ በማለት አሳልፋለሁ ዝናቡንም በቤት አሳልፋለሁ

የምሳ እረፍቴ ከሰኞ እስከ አርብ አንድ ሰዓት ተኩል ነው ምክንያቱም ከስድስት ሰዓት ተኩል እስከ ሰባት ሰዓት ተኩል ባለው ጊዜ ውስጥ የምሳ ሰዓት እረፍት ነው ከስራ። ስድስት ሰዓት ተኩል ስራ ሰዓት መውጫዬ ነው ስድስት ሰዓት ተኩል ወጥቼ ሰባት ሰዓት ተኩል የመግቢያዬ ነው። ስለዚህ በመሃል አንድ ሰዓት ያህል ስላለ የአብዛኛውን ጊዜ ከሰኞ እስከ አርብ የምሳ እረፍቴ አንድ ሰዓት ነው ማለት ነው። ነገር ግን እሁድና ቅዳሜ ግን ነፃ ጊዜ ስለሆነ የምሳ ሰዓቴ ያልተገደበ ነው። ከፈለኩ ሁለት ሰዓት ከፈለኩ ከአንድ ሰዓት የበለጠ ከፈለኩ ሰላሳ ደቂቃ እንደኔ እንደራሴ ሁኔታ እና እንደራሴ ያለሁበት አግባብ መጠቀም እና የምሳ ሰዓት የማሳለፍ ስለምትችል የእረፍት ቀን ስለሆነ እሁድና ቅዳሜ። እሁድና ቅዳሜ እንደአስፈላጊነቱ የተለያየ የምሳ እረፍት ይኖረኛል ማለት ነው። ከሰኞ ስካራ ስካርብ አርብ ግን ሁል ጊዜም አንድ ሰዓት የምሳረፍት አለኝ።

ሰዎችን የማስተዋውቅበት የተለያዩ ዘዴዎች አሉ። ምክንያቱም ሰዎችን ለማስተዋወቅ በመጀመሪያ እኔ ከሰዎች ጋር ያለኝን ግንኙነት ለሰዎች በመንገር ለምሳሌ ወንድሜን ለማስተዋወቅ እፈልግ ይሄ ወንድሜ የክሌ ይባላል ይሄ ደግሞ ጓደኛዬ የክሌ ነው በማለት ሁለቱም በማወቅ በማስተዋወቅ እና ቤተሰባዊ ፍቅራችን እንዲለዋወጡ በማድረግ ሰዎችን አስተዋውቃለሁ። እንዲሁም ደግሞ ቤተሰብን ለማስተዋወቅ ከፈለጉ ደግሞ ቤቴ በመጥራት እና ቀለል ያለች ፕሮግራም በማዘጋጀት ሰዎችን በመጥራት ቤተሰቤን አስተዋውቃለሁ። ሶስተኛ ደግሞ የተለያዩ ድግሶች ወይም ደግሞ ማህበራዊ ግንኙነቶች ላይ በመገኘት እዛ ላይ ቤተሰብ በማስተዋወቅ እና ማን ማን ማን እንደሆነ በመግለጽ ሰዎችን አስተዋውቃለሁ። ስለዚህ ሰዎችን የማስተዋውቅባቸው በርካታ መንገዶች አሉ። ከእነሱ መካከልም አንደኛ ቤት በመጥራት ሁለተኛ ማህበራዊ መስተጋብሮች ላይ በመገኘት ማለትም ሰርጎች ላይ የተለያዩ አመታዊ በዓላት ላይ ድግሶች ላይ በመገኘት እዛ ላይ ቤተሰብን በማስተዋወቅ ያለውን ግንኙነት በመግለጥ ቤተሰባዊ መስተጋብሩን እንዲጠነክር ማድረግ ያስፈልጋል

ሹርባ መስፋት አልችልም ምክንያቱም ሹርባ አብዛኛውን ጊዜ እኛ አካባቢ የሚሰሩት ሰዎች ሴቶች ስለሆኑ ሴቶች የሚችሉት ስራ ነው ስለዚህ እኛ ወንዶች ይሄን ስራ ብዙን ጊዜ ስለማንሞክረው ሹርባ መስፋት እኔ አልችልም ነገር ግን አልፎ አልፎ የሚችሉ ወንዶች አሉ ይሄ ስራ የሴት የወንድ የሚባል ሳይሆን ሁሉም የሚሰራው ሲሆን ነገር ግን ፍላጎቱ አብዛኛውን ጊዜ የሚያዘነብለው ወደ ሴቶች እና ሴቶች ስራ ስራውን ስለሚወዱት ብዙን ጊዜ ሴቶች ስለሚሰሩት ሴቶች ሹርባው መስፋት ይችላሉ። እኔ ግን ሹርባ መስፋት እስካሁን ድረስ ሞክሬውም አላውቅም እስካሁንም ሰርቼ ስለማላውቅ አልችለውም። ነገር ግን ወደፊት በትምህርትና ድጋፍ የሚያደርግልኝ ሰው ፈልጌ ከተማርኩት በኋላ ሹርባ መስፋት እሞክራለሁ ብዬ አስባለሁ። ግን እስካሁን ባለው ሁኔታ እና እስካሁን ባለው እውቀት እና ችሎታ ልክ ሹርባ መስፋት አልችልም ማለት ነው። ስለዚህ ወደፊት ተምሬ የመስፋት እድሉን ካገኘሁ የምሰፋ ይሆናል እንጂ እስካሁን ድረስ ሽርባ ሰፍቼ አላውቅም። እውቀቱም የለኝም ችሎታውም የለኝም።

በርካታ በእጅ የሚሰራ ስራ አውቃለሁ ከእነዚህም መካከል የእደ ጥበብ ስራዎች እንደ ሸማ ስራ ጋቢ ነጠላ ፎጣ የመሳሰሉት እንደዚሁም ደግሞ የሸክላ ስራዎች እንደ ማድጋጋን ሽንክላ የመሳሰሉት ነገሮች እንዲሁም ደግሞ የእግር የቅርቃጫተዋጾዎች የቅርጫት ሰኔል ሳጣራ የመሳሰሉት ስራዎች በእጅ የሚሰሩ ስራዎች አውቃለሁ። ከዚህም በተጨማሪ ደግሞ እንደ እንደ ድስት የሸክላ ድስት የመሳሰሉት በእጅ የሚሰሩ ስራዎችን አውቃለሁ። ከዚህም በተጨማሪ ደግሞ በእጅ የሚሰራና በእኛ አካባቢ በብዛት ተዘውትሮ አገልግሎት የሚሰጠው ምንድነው? በአካባቢያችን የሚገኙ የተለያዩ የቤት ቁሳቁሶች እንደ ማንኪያ የ የእንጨት ማንኪያ የመሳሰሉት መጥረቢያ አካፋዷማ የእጀታዎቹ ማለት ነው። እጀታዎች በብዛት በእጅ የሚሰሩና እንደኛ አካባቢ አገልግሎት የሚሰጡ ናቸው። ስለሆነም እነዚህ በተለያዩ አካባቢ እንደሁኔታው የተለያዩ ቢሆንም በርካታ በእጄ የሚሰራ ስራና ኑሮን ቀለል ሊያደርጉ የሚችሉ በእጅ የሚሰሩ ስራዎችን አውቃለሁ። አደርጋለሁ። ብዙን ጊዜ በእጄ እኔ የምሰራቸው ስራዎች ውስጥ የእጅ ስራ የጥልፍ ስራ የእደጥበብ ስራ። የመጥረቢያና የአካፋ ስራዎችን እነዚህን ስራዎች በእጄ የሚሰራ ስራዎች ናቸው እነዚህንም እሰራለሁ

ማታ ከስራ በኋላ ብዙውን ጊዜ የተለያዩ ከነውኖችን በማድረግ አሳልፋለሁ። ለምሳሌ መጽሐፍትን በማንበብ ቴሌቪዥን በማየት ፊልሞችን በማየት የተለያዩ ስራዎችን በመስራት የቤት ውስጥ እንቅስቃሴያችን በማድረግ። የተለያዩ ራሴን ሊያዝናኑኝና ፈታ ሊያደርጉኝ ከነበርኩበት የስራ ጫና ውስጥ ሊያላቅቁ የሚችሉ እንቅስቃሴዎችን ከቤተሰብ ጋር ውይይቶችን ጨዋታዎችን በማድረግ አሳልፋለሁ። ስለዚህ ወይ ቤቴ ውስጥ ከስራ ሰዓት በኋላ ቀለል ያሉ እንቅስቃሴዎችን እና ቀለል ያሉ ስራዎችን በመስራት አሳልፋለሁ። ስል እነዚህም በማድረጌ ከስራ የነበረኝን ጫና እና ድካም በቀላሉ እንድረሳና ሰውነቴን እንዳፍታታ ስለሚያደርጉ ያዘውትሬ የማደርጋቸውና ወደ ተግባር የምገባባቸው የምንቀሳቀስባቸው የስራ አይነቶች ስለሆኑ። ማታ ከስራ በኋላ ብዙም ጊዜ እነዚህን በማድረግ አሳልፋለሁ። ከዛ ምግቤን ሁለት ሰዓት በመመገብ ከሶስት ሰዓት በኋላ ወደ ምኞታ ክፍሌ እረፍት አደርጋለሁ ማለት ነው። ስለዚህ የማታ እንቅስቃሴዎቼ ብዙ ጊዜ በዚህ የተገደቡ ናቸው

በቅርቃሃ በአካባቢዬ በጣም በስፋት ያድጋል ምክንያቱም ቅርቃሃ ለተለያዩ ሀገር አገልግሎቶች የሚውል የተክል አይነት ነው። ቅርቃ በአካባቢየ በርካታ አካባቢዎች የሚበቅልና ለተለያዩ ግልጋሎቶች ግልጋሎቶች የሚውል የተክል አይነት ነው። ቅርቃ በአብዛኛውን ጊዜ በወይና ደጋ አካባቢ የሚበቅል አይነት የተክል አይነት ስለሆነ በቀላሉ የአየር ንብረት ስለሚመቸው በቀላሉ በአካባቢዬ ያድጋል። ስለዚህ ቀርቃሃ ካደገ በኋላ እየተቆረጠ የተለያዩ አገልግሎቶችን ይሰጣል ከምሰጣቸው አገልግሎቶችም መካከል ለቅርጫት አገልግሎት ለሳጣር አገልግሎት ሳጣራው ደግሞ ለአጥር አገልግሎት ይሆናል። ቅርጫት ደግሞ ለተለያዩ ነገሮች ለተለያዩ ማጓጓዣ ለተለያዩ እቃ ማስቀመጫዎች አገልግሎት ይውላል። ስለዚህ ቀርቃሃ ከተቆረጠ በኋላ ከጎን በመውለድ የተለያዩ እንትኖችን ያውላል ማለት ነው

የትርፍ ጊዜ ማሳላፊያዎቼ በርካታ ጠናቸው በተለይ አርንጓዴ የሆነ ቦታ አቀባቢው በመሄድ አትክልት ያሉበት ቦታ አካባቢ በመሄድ ጊዜየን አሳልፋለሁ ምክንያቱም ብዙውን ጊዜ ተፈጥሮ አካባቢ ስትሆን ንጹህ አየር በመሳብ የአዕዋፍትን ዝማሬ በመስመማት ካለንበት ጭንቀትና ውጥረት ውስጥ አእምሮአችንን ፈታ ዘና ስለሚያደርግልን። በርካታ ጊዜ እኔ የምወደውና የምመርጠው ወደ ተፈጥሮአዊ ወደሆኑ ቦታዎች ወጣ በማለት ከከተማ ራቅ ያሉ ገጠራማ የሆኑ አካባቢዎች እና ደኖች እና አዋፋት ያሉበት አካባቢ በመሆን ጊዜዬን አሳልፋለሁ። ስለዚህ የትርፍ ጊዜየ ብዙ ጊዜ የማሳልፈው። ራሴን በማዳመጥ በማንበብ እና የተለያዩ ማዕበራዊ ድረ ገጾች ላይ የኦንላይን ስራዎችን በመስራት እንደዚሁም ደግሞ የተለያዩ መጽሐፍትን በማንበብ የተለያዩ መረጃዎችን በመለዋወጥ ጊዜየን አሳልፋለሁ። ስለዚህ ብዙን ጊዜ እኔ የማሳልፈው። ጨካማ ወይንም ደግሞ ተፈጥሮአዊ የሆኑ ቦታዎች አካባቢ ደስ ስለሚሉ የተፈጥሮአዊ የሆኑ ቦታዎች ላይ በመሄድ ቁጭ በማለት ለረጅም ጊዜ ጊዜየን አሳልፌ ትርፍ ሰአቴን እዛ በማሳለፍ ጊዜን አሳልፋለሁ ማለት ነው

በመስመር ላይ ሙዚቃ እሰማለሁ ብዙውን ጊዜ አሁን ላይ ቴክኖሎጂው ከመዘመኑ ጋር ተያይዞ ብዙ ሙዚቃዎች የሚለቀቁት በመስመር ላይ ስለሆነ በመስመር ላይ ሙዚቃዎችን በመክፈት አዳምጣለሁ በመስመር ላይ የሚለቀቁ በርካታ ሙዚቃዎችን በማዳመጥ እና ራሴን ዘና ፈታ በማድረግ ጊዜን አሳልፋለሁ። ስለዚህ በመስመር ላይ ያሉ ሙዚቃዎችን ብዙ ጊዜ በቀላሉ ማግኘት እና በስልካችን ማዳመጥ የምንችልበት እድል ስላለ እነዚህን ሙዚቃዎች በቀላሉ አዳምጣለሁ አገልግሎቱንም በቀላሉ አገኛለሁ። ስለዚህ በመስመር ላይ ሙዚቃን በበርካታ ጊዜ ሰምቼ አውቃለሁ እስካሁንም እየሰማሁ እገኛለሁ። በመስመር ላይ ያሉ በርካታ ሙዚቃዎች አሉ ስለዚህ ከነዛ ሙዚቃዎች ለኔ የሚመቹኝ የኔ ሙዚቃ አይነቶች በመምረጥ እና በማዳመጥ የእረፍት ጊዜንም አሳልፋለሁ። የተለያዩ መዝናናቶችንም አደርጋለሁ ስለዚህ የመስመር ላይ ሙዚቃዎች በጣም ይመቹኛል ማለት ነው።

በልጅነቴ መኖሪያ ቤቴ ያለበት ሁኔታ በጣም ደስ የሚል በቤት ውስጥ ስድስት ነበርን ከስድስት ውስጥ እኔ ሶስተኛ የቤቱ ልጅ ነበርኩ። ምክንያቱም ከላይ ከእኔ በላይ ሁለት ታላላቆ እህትና ወንድሞች አሉኝ እኔ ደግሞ ከቤቱ መካከል ላይ ነበርኩ ስለዚህ የኛ ቤት በጣም ደስ የሚል ፍቅር ያለበት መተሳሰብ ያለበት የተለያዩ ጨዋታዎች ይሄ ነው የነበሩት። የተለያዩ የቤተሰብ ጊዜ የነበሩት ውይይቶች የሚደረግበት ምክር የሚሰጥበት የተለያዩ መሰረታዊ ፍላጎቶቻችን በቀላሉ የሚሟሉበት ቤት ነው። ስለዚህ የእኛ መኖሪያ ቤት ከእንጨት የተሰራ ኮርኒስ ያለው መብራት ያለው ውሃ ያለው የተለያዩ የውስጥ ፈርኒቸሮች የተሟሉለት ቴሌቪዥን ያለውን መረጃዎችን በቀላሉ ከፍተን በቤታችን ድንበር ፍቃድ የሚሰጠን የመኖሪያ ቤታችን ነበረ። ስለዚህ በልጅነታችን የነበረው የመኖሪያ ቤቴ ፊት ለፊታችን አትክልቶች አሉበት እንደ ጽጌሬዳ አይነት አበባዎች አሉበት የጽጌሬዳ አባባ ሽታ ደግሞ በጣም ግቢውን ነው የሚያውድበት። በጣም ደስ የሚል የልጅነት ጊዜ ነው። ስለዚህ የመኖሪያ ቤቴ በልጅነቴ ደስ የሚለኝና ከፍተኛ የሆነ ትውስታ ያለኝ መሆኑን ለመግለጽ እወዳለሁ

ማንቂያ ሰዓት ብዙ ጊዜ አልጠቀምም ነገር ግን አንዳንዴ በጣም አስቸኳይና በጧት ተነስቼ መከወን ያለብኝ ስራዎች በሚኖሩበት ጊዜ የማንቂያ ሰዓትን በመጠቀም ተነስቼ ስራዎችን አከናውናለሁ እነዚህ የማንቂያ ሰአቶች ደግሞ በአግባቡ በሰአቱ ስለሚደውሉና በስራችንም በዛ በያዝነው እቅድ መሰረት ለማከናወን ስለሚጠቅመን በጣም ጠቃሚዎች ናቸው። ነገር ግን ብዙውን ጊዜ ከእንቅልፌ ቀድሜ ስለምንነሳና ስራዎችን በአግባቡ መስራት ስለምንችል የማንቂያ ሰዓትን ብዙም መጠቀም አልችልም። ነገር ግን አልፎ አልፎ በደንብ በጠዋት መነሳትና ስራዎችን ማከናወን በሚጠበቅብኝ ሰዓት የማንቂያ ሰአቴን ቀጥሬ በማድርና በሰአቱ ስለሚደውል በሰአቱ ተነስቼ ወደ ስራዬ እንድሄድና አገልግሎት እንድሰጥ ያደርገኛል። ስለዚህ የማንቂያ ሰዓት በጣም አስፈላጊ መሆኑን አምናለሁ። በአግባቡም መጠቀም ያስፈልጋል ብዬ አስባለሁ

በርካታ ሰነዶችን አዘጋጃለሁ ምክንያቱም አንድን ስራ ወደ መሬት ከማውረዳችን በፊት በርካታ ሰነዶችን በማዘጋጀት እና በመተንተን በምን አይነት መልኩ እንደሚሰሩ እና የሚሰራባቸውን አማራጭ መንገዶችን በመለየት በርካታ ጊዜውን በሰነድ እና በመተንተን በማሳለፍ አማራጭ መንገዶች መንገዶችን ዘዴዎችን ስራ የሚሰራበት ምን አግባብ እንደሆነ በመለየት ሰነዶችን አዘጋጃለሁ። ስለዚህ በርካታ ሰነዶችን አዘጋጅቼ አውቃለሁ። ካዘጋጀኋቸው የሰነድ አይነቶችም የወቅታዊ የዋጋ ግምት ማዘጋጃ ሰነድ ማለትም የግንባታ ወቅታዊ የዋጋ ግምት የተለያዩ የሂሳብ የምስክር ወረቀቶችን ወይም ደግሞ የክፍያ የምስክር ወረቀቶችን እንዲሁም ደግሞ የተለያዩ አገልግሎት የማያርፍ ማህበረሰብ አቀፍ አገልግሎት ሊሰጡ የሚችሉ ሀሳቦችን በማድረግ። ሰነዶችን አዘጋጅቼ አውቃለሁ።

እህል መፍጨት አላውቅም ምክንያቱም እህል መፍጨትም እማላውቅበት ምክንያት እህል የሚፈጨው በእኛ አካባቢ በወፍጮ ስለሆነ ወፍጮ በወፍጮ አማካኝነት እህሎች ስለሚፈጩና ወፍጮዎች ደግሞ እህልን በደንብ አለመሆኑና አድቀው ስለሚሰጡን እህል የሚፈጨው በወፍጮ ስለሆነ እህል መፍጨት አላውቅም። ከዚህ በፊት ሞክሬው አላውቅም። እህል በድሮ ጊዜ እንደ ታሪክ ሲወራ እናቶቻችን ድንጋይን እና ከድንጋይ ጋር በማጋጨት በድንጋይ አማካኝነት እህል ያስፈጁ እንደነበር ወይም ደግሞ እህል በእጃቸው ይፈጩ እንደነበር በታሪክ እሰማለሁ። እንጂ እኔ ይሄን ተግባር አድርጌው ማከናውኘውም አላውቅም። ስለዚህ አሁን ላይ በወቅቱ የሚፈጨው ህልም ወፍጮ ስለሆነ ምንም አይነት በእጄ ፈጭቼ አላውቅም።

አዲስ ቴክኖሎጂ በጣም መማር እወዳለሁ ምክንያቱም ዘመኑ የቴክኖሎጂ እንደመሆኑ መጠን ከዘመኑ ለመላመድ እና የዘመኑን ስራዎች በቀላሉ መስራት እንዲቻል ቴክኖሎጂን መማር አስፈላጊ መሆኑን ስለመገነዘብ ቴክኖሎጂን መማር ሁል ጊዜ እፈልጋለሁ እየተማርኩም እገኛለሁ። ከተማርኳቸው የቴክኖሎጂ ዘርፎች መካከል። አንደኛው የአርቴፊሻል ኢንተለጀት ወይም ሰው ሰው አዝል አስተውሎት ወይም ሰው አስተውሎት እና የነዚህ ዳታ ፈንዳሜንታል አንድሮይድ ፈንዳሜንታል ወዘተ የመሳሰሉ እና እነዚህ ከዲጂታል አለሙ ጋር ሊያስተዋውቁን የሚችለው ቴክኖሎጂ ነክ የሆኑ ትምህርቶችን ተምሬ አውቃለሁ። ስለዚህ ቴክኖሎጂን በመማር ራስን ከዘመኑ ጋር በመብቃት ዘመኑ የሚፈልገውን እውቀት በመያዝ እና ከእውቀቱ ጋር አብረን በመላመድ ስራዎችን በቀላሉ እንድንሰራና ውጤታማ የሆኑ ስራዎችን ማከናወን ማከናወን እንድትችል ስለሚያስችለን ቴክኖሎጂን መማር አብዝቼ እወዳለሁ። ቴክኖሎጂ ደግሞ በጣም አስፈላጊና ወደፊትም የሚቀጥል አለም እየተለዋወጠች በፍጥነት ቴክኖሎጂ አዘል የሆኑ ጉዳዮች እየተከናወኑባት ስለሚገኙ። ቴክኖሎጂን በመገንዘብ ቴክኖሎጂ በደንብ በመረዳትና ቴክኖሎጂን በመማር ስራዎችን መስራት የተለያዩ የገቢ ምንጮችን ማዳበር እና ራሳችንን ከቴክኖሎጂው ጋር ማዋሃድ አስፈላጊ ስለሆነ። ቴክኖሎጂን መማር በጣም አብዝቼ እወዳለሁ። ይሄ ቴክኖሎጂ ደግሞ ብዙውን ጊዜ በተለያዩ አማራጮች የመማር እድሉ አለ። አሁን ላይ ቴክኖሎጂው በመስፋቱ ምክንያት የተለያዩ በመይነ መረቦች አማካኝነት የተለያዩ ሶሻል ሚዲያዎች ላይ በተለያዩ ድር ገጾች ላይ በመገናኘት እና ግንኙነት በመፍጠር የተለያዩ ትምህርቶችን ማግኘት እና የተለያዩ እውቀቶችን መገብየት እንችላለን። ስለዚህ እኔ አዳዲስ ቴክኖሎጂ በመጣ ቁጥር ለመማር ያለህን ፍላጎት በጣም ከፍተኛ ስለሆነ ወደፊትም እማራለሁ አሁንም እየተማሩ እገኛለሁ በመማሬም በርካታ ውጤቶችን አግኝቻለሁ።

ወደመናፈሻ ጊዜ ብዙን ጊዜ የምሄደው በሳምንት ሁለት ጊዜ ነው እነዚህም እሁድና ቅዳሜ ሲሆን የእረፍት ሰዓት ስለሆኑ ከስራ ሰዓት ውጪ የመሆንባቸው ጊዜያት ስለሆኑ ወደምናፈሻ ቦታዎች ብዙ ጊዜ የሚሄደው እሁድና ቅዳሜ ነው። እሁድ ከቤተሰቤ ጋር በመሆን የተለያዩ መናፈሻ ቦታዎች በመሄድ በተለይ እነዚህ አረንጓዴ ያዘል የሆኑ አትክልት አዘል የሆኑ የተለያዩ መናፈሻ ያላቸው እጽዋት ያሉባቸው ቦታዎች ላይ ስለሚያስደስተኝ ወደዛ አካባቢው ከቤተሰቤ ጋር በመሄድ እዝናናለሁ። ከተወሰነ ጊዜ በኋላ ደግሞ ጓደኞቼ ጋር በመሆን ወደተለያዩ ተፈጥሮ ወዳሉባቸው አእዋፋ ዝማሬ በሚሰማበት ከተማ ወጣ ያሉ የተለያየ ነፋሻማ ቦታዎች ላይ በመገኘት ጊዜ አሳልፋለሁ። ሁሉም እንዲሁ በተመሳሳይ የእረፍት ቀን ስለሆነ በርካታ ጊዜዬን በአግባቡ በመጠቀምና ወደመናፍሻው ቦታዎች በመሄድ ራሴን በማዝናናት ራስን ከተለያዩ ጭንቀቶች በማስወገድ ፈታ ዘና አድርጎና ለቀጣይ ሰኞ ስራ ዝግጅት ራስን ለማዘጋጀት ስለሚጠቅም። በተለያየ ጊዜ ከጓደኞቼ ጋር በመሆን ወደመናፍሻ ቦታዎች በመሄድና ከዚሁም በተጨማሪ ቤተሰቤ ጋር በመሆን ራሳችን አዝናንተንና ራሳችን ወደ ስራ ዝግጁ አድርገን የምናሳልፍበት ጊዜ የለውም። ስለዚህ ወደመናፍሻ በሳምንት ሁለት ጊዜ ዘወትር እሁድና ቅዳሜ የመሄድ ልምዱ አለኝ ማለት ነው።

ጥፍሬን እቆርጣለሁ ምክንያቱም ጥፍር በሚያድግበት ጊዜ በጥፍሮቹ ክፍተት መካከል የተለያዩ ቆሻሻዎች ስለሚከማቹ እነዛ ቁሻሻዎች ደግሞ ለተለያዩ ተላላፊ ለሆኑ በሽታዎች። ራሳችንን ሊያጋልጡን ስለሚችሉ ጥፍሬን ሁል ጊዜ በሚያድግበት ጊዜ። በምላጭን በመጠቀም አሳጥራለሁ ወይም እቆርጣለሁ የኔን ብቻ ጥፍር ሳይሆን የቤተሰቤንም ጥፍር። በአግባቡ በሚያድግበት ሰዓት የልጆቼን ጥፍር ተንከባክቤና ውስጡ ላይ ቆሻሻ እንዳይጠራቀም የትርፉን አካባቢ በመቁረጥና በአግባቡ በማሳጠር። ጊዜን አሳልፋለሁ። ስለዚህ ጥፍርን መቁረጥ በጣም አስፈላጊና ንጽህናችንን ለመጠበቅ በቀላሉ ስለሚያመቸን ጥፍረን በመቁረጥ አሳልፋለሁ። አብዛኛውን ግን ሴቶች ንጽህናውን ስለሚጠብቁት ጥፍራቸውን በማሳደግ እና ለጌጥነት ይጠቀሙበታል። እኛ ወንዶች ግን። አብዛኛውን ጊዜ የምንጠቀመው ጥፍርን በማሳጠር ለምንም አገልግሎት ስለማናውለው እያሳጠርን እና በአግባቡ እየተንከባከብን ጊዚያችን እናሳልፋለን። ስለዚህ ጥፍሬን በአግባቡ በመቁረጥና በማሳጠር ከተለያዩ በሽታ አምጭ ከሆኑ ተዋስያት ራሴን ለመጠበቅ የራሴን ጥረትና ዝግጅት አደርጋለሁ። በአጠቃላይ ሁልጊዜ ጥፍሬ በሚያድግበት ሰዓት በአግባቡ በመቁረጥና በማሳጠር። ከተለያዩ በሽታ አስተላላፊና በሽታ አምጭ ከሆነው ተዋስያን ራሴን እጠብቃለሁ።

እኔ ብዙም ጊዜ የምወደው የመክሰስ አይነት ፍርፍር ነው ምክንያቱም ፍርፍር ለጨጓራ ቀላልና ለመፍጨት ብዙም ስለማያስቸግርና በቀላሉ የሚፈጭ የምግብ አይነት ስለሆነ ፍርፍርን እመርጣለሁ። ምክንያቱም ከተወሰኑ ጊዜያት ወይም ደግሞ ሰዓታት በኋላ እራት ሰዓት ሊደርስ ስለሚችል በቀላሉ ሊፈጭና ከሰውነታችን ሊወገድ የሚችልና አገልግሎት ሊሰጥ የሚችል እንደ ፍርፍራ አይነት። ምግብ መርጥና መገባለሁ ስለዚህ የኔ ዘውትር የመክሰስ ምርጫዬ ፍርፍርና እንደ ፍርፍር አይነቶች ቀለል ያሉ እንደ ፓስታ። በስጎ መኮረኒ አይነት የምግብ አይነቶች እንደነ ቅንጫ አይነት የምግብ አይነቶችን በመመገብና በቀላሉ ከሰውነታችን ላይ ቆዩና ሊፈጭ የሚችሉ የምግብ በአይነቶችን ምርጫዬ በማድረግና በአግባቡ በመጠቀም መክሰሴን እመገባለሁ። ስለዚህ የምወዳቸው የመክሰሳ አይነቶች ፍርፍር ቅንጬ ፋስታ እንደመኮረኔና እነዚህ ፋስታ ወይን ደግሞ ፈጣን በመፈጨት ሂደት ላይ ለጭጓራ የማይከብደው የምግብ አይነቶችን ምርጫ ያደርጋሉ። ስለዚህ እነዚህ ምግቦችን ዘውትር በመክሰስ የሰዓት እመገባለሁ

የምወደው ቁጥር ሃያ ሰባት ነው። ምክንያቱም ሃያ ሰባት ቁጥር በርካታ ጊዜያትን እኔ በውጤት ያስመዘገብኩት እና በርካታ ጊዜያትን በተለያየ ጊዜ ስኬትን ያስመዘገብኩበት ቀን ስለሆነ ካስመዘገብኳቸው ነገሮች መካከል አንደኛ በሃያ ሰባት እለተ መድኃኒዓለም ስለሆነ የመድኃኒዓለም ክብረ በዓል የሚከበርበት እና የመጀመሪያ ልጄም የተወለደበት ቀን ስለሆነ በየአመቱ የመድሃኒአለም በሃያ ሰባት በዓላትን ስለምናከብርና ደማቅ ሁኔታ ስለምናሳልፈው ሃያ ሰባትን በጣም እወደዋለሁ። ሁለተኛ ደግሞ አመታዊ በዓሉም የመድኃኒዓለም ሃያ ሰባት ዘወትር መድኃኒዓለም የሚከበርበት ስለሆነ በጣም የምወደውና የማከብረው ነው ሶስተኛ ደግሞ ከዩኒቨርሲቲ የተመረቁበት ቀንና ጥሩ ውጤት ያስመዘገኩበት የመጨረሻ ዩኒቨርሲቲዬን ተሰናብቼ የወጣሁበት ቀን ስለሆነም ሃያ ሰባትን አልረሳውም በሶስተኛ ደረጃ ደግሞ ሃያ ሰባት የተለያዩ የስራ እድሎችን ያገኘሁበትና ስራዎቹንም ገብቼ ውጤት ያስመዘገብኩባቸውና እኔም ህይወቴን የቀየርኩባቸው የስራ አይነቶች ያጋጠሙት ያጋጠሙኝ ቀን ነው። በአጠቃላይ እኔ ከምወደው ቁጥር ውስጥ ሃያ ሰባት ሁል ጊዜ የምወደውና የማስታውሰውና ከአጠገቤ በማስታወሻዬ የሚሰፍር የቁጥር አይነት ነው።

ሳንቲም አብዛኛውን ጊዜ እቆጥባለሁ ምክንያቱም ሳንቲምን በመቆጠብ ለተለያዩ አገልግሎቶች ልንጠቀምበት ስለምንችል ሳንቲም እቆጥባለሁ። ሁለተኛ ደግሞ ቁጠባ ባህልን ለማሳደብ ለማሳደግ ሳንቲም እቆጥባለሁ። ደግሞ በአደጋ ጊዜ የተለያየ ወጪዎች በሚያስፈልጉኝ ጊዜ በተቀላሉ አውጥቼ ለመጠቀም ቁጠባ ቆጥባለሁ። በሶስተኛ ደረጃ ደግሞ በቀጣይ ለምንሰራቸውና ለማቅዳቸው እቅቶች ወይም ደግሞ የገንዘብ ፍላጎት በሚያስፈልገኝ ጊዜ በቀላሉ አውጥቼና ተጠራቀመ በኋላ የሆነ ወገኑን ሊሸፍንልኝ ስለሚችል ለቀጣይ ቢዝነስ መሆን የተለያዩ ስራዎችን ለማስፋፋት እና ወደ ጥቅም ለማዋል ስለሚጠቅመኝ ሳንቲም መቆጠብ እቆጥባለሁ። ስለዚህ ሳንቲም መቆጠብ ማለት መሰረታዊ ፍላጎቻችን በማሟላትና ከመሰረታዊ ፍላጎቻችን ውጭ የሆኑ ተጨማሪ የሆኑ ወጪዎችን በመቀነስ አላስፈላጊ የሆኑ ወጪዎችን በማስቀረብ በማስቀረት ሳንቲምን በመቆጠብ ለተለያዩ አገልግሎቶች መዋል ማለት ነው። ይህ ቁጠባ ደግሞ በተለያዩ ሁኔታ ሊቆጠብ ይችላል። አንደኛ በቤታችን የሳንቲም ማስቀመጫ ሳጥኖችን በማዘጋጀት በእነዚህ ሳጥኖች በመቆጠብ። ሁለተኛ ደግሞ ባንክ ቤት በመሄድ የራሳችን የአካባቢ የቡክ ደብተር ወይም ደግሞ የገንዘብ መቆጠብ ያደበ የቁጠባ ደብተር በማውጣት በመቆጠብ። ማጠራቀም እንችላለን። እንዲሁም ደግሞ ሳንቲምን በተለያየ አለ እኛ በማንወጣውና በቀላሉ ልናገኝበት በማንችላቸው ቦታዎች ላይ በማድረግ እንዲጠራቀምልን ማድረግ እንችላለን። ሶስተኛ ደግሞ የተለያዩ እቁቦችን በመግባት በእቁብ አማካኝነት ገንዘባችን መቆጠብ እንችላለን። ስለዚህ እነዚህን ዘዴዎች በመጠቀም ሳንቲምን እቆጥባለሁ። እስካሁንም በመቆጠብ በመቆጠብ ቆጥቤ በመጠቀሜ ደግሞ በርካታ ጥቅሞችን አገኝቻለሁ። ስለዚህ ቁጠባን ባህልን ማድረግ አስፈላጊ ነው። ቁጠባ በጣም መሰረታዊ የሆነ ነገር ስለሆነ መቆጠብን መልመድ በጣም አሪፍ እና ጥሩ የሚባል ነው። ብዬ አስባለሁ።

ፎቶ መንሳት እወዳለሁ ምክንያቱም ፎቶ የተለያዩ ማስታወሻዎችን ለማስቀረት በተለያዩ ዝግጅቶች ላይ የተለያዩ ትዝታዎችን ለማኖር ለወደፊት ለማስተላለፍ ለታሪክ ለማስቀመጥ የተለያዩ ታሪካዊ ነገሮችን ከትውልድ ትውልድ በምስል አትሞ ለማስቀረት ስለሚጠቅም ፎቶ ማንሳት በጣም እወዳለሁ። ፎቶ የማነሳባቸው ጊዜያትም የተለያዩ ሌት ያሉና ደስ የሚሉ ሁኔታዎች ሲያጋጥሙኝ ሌት ያለና በፎቶ በምስል ማስቀረት የፈለኩት ነገር ሲኖር ፎቶ አነሳለሁ። ከማነሳባቸውም እነዚህ አመታዊ ክብረ በዓላት ላይ የሚደረጉ የተለያዩ ማህበራዊ መስተጋብሮች ጭፈራዎች የመሳሰሉት ነገሮች ሲኖሩ በልደት ወቅት የልደት ማስታወሻን ለማስቀረት በሰርጎ የሰርግ ፕሮግራምን ቀርጾና ለታሪክ ለማቆየት ስለሚያመች እነዚህን ነገሮች በደንብ ተከታትዬ በፎቶ በማንሳት እወዳለሁ። ስለዚህ ፎቶ ማንሳት። የራስን እንቅስቃሴ የለት ተለት እንቅስቃሴ ያጋጠሙንን ለየት ያሉ ነገሮችን በምስል ማስቀረት ማለት ነው። እነዛ በምስል የቀሩ ነገሮች ደግሞ በቀጣይ ከብዙ ጊዜያት በኋላ እንደ ማስታወሻ እንጠቀምባቸዋለን እንደ ታርክ እንጠቀምባቸዋለን ለትውልድ እናስተላልፋቸዋለን። ለኛም የተለያየ ትዝታዎችን አኑረን እናልፋለን ማለት ነው። ስለዚህ ፎቶ ማንሳት በጣም አውጥቼ ስለመውድ ብዙን ጊዜ በእጄ ስልክ ካሜራ በስልኬ ካሜራ የተለያዩ ፎቶዎችን በማንሳትና ማስታወሻዎችን በማስቀመጥ ጊዜን አሳልፋለሁ።

የድምጽ መልእክት ብዙውን ጊዜ ልካለሁ ምክንያቱም ዘመኑ የቴክኖሎጂ እንደመሆኑ መጠን የተለያዩ ማህበራዊ ድሮ ገጾችን በመጠቀም። የድምጽ ልውውጥ አደርጋለሁ እንደ ቴሌግራም አይነት እንደ ቫይቨር ዋትሳፕ አይነት መተግበሪያዎችን በመጠቀም ከአንድ ከተለያዩ ወዳጆችን ቤተሰቦችን ለመናገር ስፈልግ የተለያዩ የድምጽ መልእክቶችን እልካለሁ። ስለዚህ በእነዚህ የድምጽ መልእክቶች ደግሞ የተለያዩ ስራዎችን የተለያዩ ምክሮችን የተለያዩ ትዕዛዞችን የተለያዩ መረጃዎችን እቀባበልባቸዋለሁ እልክባቸዋለሁ። ስለዚህ የድምጽ መልእክት ብዙን ጊዜ በመላክ ጊዜን አሳልፋለሁ። የድምጽ መልእክት አስፈላጊና በጣም ወሳኝ ስለሆነ ሀሳባችን በደንብ መግለጽና ዝርዝር አድርገን መላክ ስለምንችል የድምጽ መልእክትን መላክ። በጣም አስፈላጊ መሆኑን ስለምገነዘብ የድምጽ መልክ ወደተለያዩ ቦታዎች ማህበራዊ ድረ ገጾችን ወይም መተግበሪያዎችን በመጠቀም እልካለሁ። አለው ስለዚህ የድምጽ መልእክት ብዙን ጊዜ በመላክ ጊዜ ያሳልፋል።

እኔ ምጽፈው በሁለቱም ነው በብእርም በእርሳስም እጽፋለሁ እንደአስፈላጊነቱ ምክንያቱም አንዳንድ ስዕል በምስልበት ጊዜና የተለያዩ ሲበላሹ በቀላሉ አጥፍተን እንደገና ለማስተካከል ስለሚያግዝ ስዕል በምስልበት ጊዜ በእርሳስ እጽፋለሁ እርሳስ ተመልሶ የተበላሹ ነገሮችን ጽፎ የማስተካከል እድል ስለሚሰጥ በእርሳስ የሚጻፉ ነገሮችን በእርሳስ እጽፋለሁ። እንደገና ደግሞ በጽሁፍ መልኩ በተለያየ እንደ ደብዳቤ እና የተለያዩ አይነት የጽሁፍ ነገሮችን በምጽፍበት ጊዜ ግን ብእርን በመጠቀም ጽሁፍ እጽፋለሁ። ስለዚህ በአብዛኛው ጊዜ የምትጠቀመው ብእርን ቢሆንም ነገር ግን ጎን ለጎን ደግሞ እርሳስን እጠቀማለሁ። እርሳስ ልጆች እንዲለማመዱ ጽሁፍ ሲለማመዱ ደጋግመው ለመጻፍ ጽሁፍ በሚሳሳቱበት ጊዜ አጥፍተው እንደገና ደግሞ ለመጻፍ ስለሚያመቻቸው እርሳስን ብዙ ጊዜ እጠቀመዋለሁ። ስለዚህ እርሳስ በጣም አሪፍ የጽህፈት መሳሪያ ስለሆነ ጎን ለጎን እጠቀመዋለሁ። ብእር ደግሞ እጃችን ከተፍታታና በደንብ መጻፍ ከጀመርን በኋላ ጹሁፎችን በቀላሉ ስርዓትን በጠበቀ መልኩ መስመሩን ጠብቀን ልንጽፍ ስለምንችል በብእር እንጽፋለን። ስለዚህ ሁለቱም አስፈላጊ የጽህፈት መሳሪያዎች ስለሆኑ ብዕርንም እርሳስንም መጠቀም አስፈላጊ ነው ብዬ አምናለሁ። ስለሆነም እርሳስንም ብዕርንም በአግባቡ በመጠቀም ሀሳቤን ወደ ወረቀት አሰፍራለሁ ማለት ነው።

እኔ የጧት ሰው ነኝ ምክንያቱም የጧት ሰው ነኝ ልል ያልኩበት ምክንያት ብዙን ጊዜ በጧት በመነሳት ጠዋት ላይ አዲስ መንፈስ አዲስ ጉልበት አዲስ ሀሳብ በመያዝ እና ወደ ስራ ስለምገባ በጧት። ተነስቼ በመጀመሪያ ፊቴን እታጠባለሁ ፊቴን ከታጠብኩ በኋላ የስፖርት እንቅስቃሴዎችን አደርጋለሁ ከስፖርት እንቅስቃሴዎች በኋላ ጸሎት አድርጌ ቁርሴን ከበላሁ በኋላ ወደ ስራ እሄዳለሁ። ስለዚህ እኔ ብዙ ጊዜ የሚመቸኝ የጠዋት ሰው መሆን ነው። በጠዋት ተነስቶ ስራዎችን ማከናወን በጠዋት ተነስቶበርካታ ነገሮችን ማድረግ ውጤታማ ያደርጋል ብዬ ስለማስብ በጠዋት ተነስቼ ስራዎችን ማከናወን እወዳለሁ። ስለሆነ እኔ የጠዋት ሰው ነኝ ብዬ አስባለሁ። የጠዋት ሰው ደግሞ መሆን በጣም አሪፍ እና ጠቀሜታውን አይቼዋለሁ። ምክንያቱም በቀን ስትሰራ ውለህ በጊዜ ታርፍና። እረፍት ካደረክ በኋላ ጠዋት ላይ በአዲስ ጉልበት በአዲስ መንፈስ በአዲስ ጥንካሬ ስራዎችን ለመስራትና ውጤት ለማምጣት ስለሚያግዝ። የጠዋት ሰው መሆን በጣም አሪፍ እና ቆንጆ መሆኑን እመክራለሁ። ስለዚህ እኔ ብዙውን ጊዜ የጠዋት ሰው ነኝ ማለት እችላለሁ።

አሁን ላይ የጫማዬ ቁጥር አርባ ሁለት ነው አርባ ሁለት የቁጥር ያለው ጫማ ስለብስ ምቾት ይሰጠኛል በጣም ዘና ያደርገኛል። ጣቶችንም ስለማይይዘኝ ነገር ግን አንዳንዴ እንደ ጫማው እንደ ፋብሪካው አይነት አርባ ሁለቱንም ሊጠበኝና ጭንቅ አድርጎ ሊይዘይ ስለሚችል። አልፎ አልፎ ከስንት አንዳንድ ጊዜ አርባ ሶስት የምለብስበት። ነገር አለ ነገር ግን አብዛኛውን ጊዜ የኔ የጫማ ቁጥር አርባ ሁለት ነው አርባ ሁለት የጫማ ቁጥር ልኬ ነው። አሁን ባለሁበት የእድገት ደረጃ ላይ ብዙውን ጊዜ የምለብሰውና ምቾት የሚሰጠው አዘዉትሬ ምለብሰው የጫማ አይነት አርባ ሁለት ቁጥር ነው። አርባ ሁለት ቁጥር የኔ የቁጥር ጫማ በጣም ምቾት ስለ የሚሰጠኝና የምወደው ጫማ አይነት ነው ማለት ነው። ስለዚህ የጫማ ቁጥሬ አርባ ሁለት ነው

ሩዝ በጣም እወዳለሁ ምክንያቱም ሩዝ ሀይል ከሚሰጡ የምግብ አይነቶች መካከል አንዱ ስለሆነ በጣም አብዝቼ እወደዋለሁ በተለይም ሩዝን መክሰስ አካባቢ ስመገበው በጣም ምቾት ይሰጠኛል እንዲሁም ደግሞ ጠዋት ቁርስ ላይ በዳቦ ስመገበው በጣም ምቾት ይሰጠኛል ስለዚህ ሩዝ ከተበላ በኋላ ሰውነት ላይ ለመፈጨት ብዙም ክብደት ስለሌለው ቀላል ስለሆነ መመገብ እወዳለሁ። ብዙውን ጊዜ ስፖርት እንቅስቃሴ ካደረግሁ በኋላ ሩዝ በምመገብበት ጊዜ ሰውነቴን ቅልል የማለት ቅልጥፍጥፍ የማለት እና አዲስ መንፈስ አዲስ ደስታ አዲስ የስራ ራዕይ የሚታየኝ ሩዝን በምመገብበት ጊዜ ነው። ስለዚህ ሩዝን በጣም አድርጌ ስለምወደው አዘውትሬ ከምመገባቸው የምግብ አይነቶች መካከል አንዱ ነው። ስለሆነም ሩዝ በሰውነታችን በጣም ጠቃሚ መሆኑን እኔ መመስከር እችላለሁ። ሩዝን መመገብ በጣም ጥሩ ነው። የሰውነታችን ጥንካሬ ሀይል እንድናገኝ ያደርጋል የበሽታ የመከላከል አቅማችን እንድናጎለብት ይረዳናል። ስለዚህ ሩዝ በጣም አስፈላጊ ከሚባሉ የምግብ አይነቶች መካከል አንዱ ነው።

መስታወት ላይ ብዙን ጊዜ ማሳለፍ ባልፈልግም ነገር ግን አንዳንዴ ፊቴ ላይ ያሉትን ነገሮች ለመመልከት ከሁለት እስከ ሶስት ደቂቃ ያለ ጊዜ በመስታወት ላይ አሳልፋለሁ በተለይ ግን ጺሜ ላይ ያሉ ፀጉሮችን ለማስወገድ በማደርገው እንቅስቃሴ ቢያነስ እስከ አስር ደቂቃ ያለ ጊዜ ሊወስድብኝ ይችላል። ስለዚህ በመስታወት በአማካይ ከአምስት እስከ አስር ያሉ ጊዜያትን አሳልፋለሁ ማለት ነው። ምክንያቱም መስታወት ላይ በመሆን ፊታችንን በማየት ፊታችንን ያለ ጉድ ጉድድፋችንን ለመክላት እና ጓደኛ መስታወት ነው እንደሚባለው ሁሉ የተለያዩን እንከኖችን በመክላት ወደ ስራ ቦታ ለመሄድ ያመች። ስለሚያመች መስታወትን በመመልከትና የተለያዩ ንጽህና ጉድለት ያለባችውን የፊታችን አካባቢዎች ለማጽዳት እና በቀላሉ ተስተካክለን ስራዎቻችንን መስራት ወደ ተለያዩ አካባቢዎች እንድንሄድ ስለሚያስችለን በመስታወት ላይ መቆየት ጥሩና ፊታችንን መስታወት ላይ ቼክ ማድረግ ማየት አስፈላጊ መሆኑን ለመግለጽ እወዳለሁ። ስለዚህ እኔ በመስታወት ላይ የማሳልፈው ጊዜ በአማካይ ከአምስት እስከ አስር ያለ ደቂቃ ውስጥ ለማሳለፍ ጊዜ ይኖረኛል ማለት ነው።

እኔ የምጠቀመው ብርድ ልብስ አንድ ነው ምክንያቱም አንድ ብርድ ልብስ ከበቂ በላይ ሙቀት ስለሚሰጥ አንድ ብርድ ልብስ በቂ ነው። አንድ ብርድለስን በመጠቀም መኝታ አሳልፋለሁ ነገር ግን እንደ አጠቃላይ እኔ የምኖርበት ቤት ሁለት ብርድ ልብስ አለ። ይሄን ሁለት ብርድ ልብስ። ሌላውን ልጆች ይጠቀሙበታል አንደኛውን እኔ እጠቀማለሁ ስለዚህ እኔ የምጠቀመው ብርድልብስ ብዛት በቁጥር አንድ ነው። እንደ ቤት ግን ሁለት አለ ሁለት የብርድ ልብስ አይነቶች አሉ። አንዱን ብርድ ልብስ። እኔ እለብሳለሁ ሁለተኛውን ብርድ ልብስ ልጆቻችን ይለብሳሉ። ስለዚህ እኔ የምጠቀመው አንድ ነው። እንደ ቤት ደግሞ ያለው የብርድ ልብስ ብዛት ሁለት ነው። ብርድ ልብስ ደግሞ ከተለያዩ ሙቀት አምጪ ከሆኑ ልብሶች መካከል አንዱና። ከተሰሩ የልብስ አይነቶች ውስጥ የሚመደብ ነው። ስለዚህ ብርድ ልብስ ዘወትር ማታ ማታ የሚለበስና እንዳይበርደን ብርድን የሚከላከልልን የአልባስ አይነት ነው። ይህ ብርድ ልብስ ብዙውን ጊዜ የምንጠቀመው ክረምት አካባቢ ብርዱ ስለሚጨምር እንጠቀመዋለን። በጋ አካባቢ ግን ሙቀት ስለሚስብና ሙቀት ስለሚያስቸግር ቀለል ያሉ የልብስ አይነቶችን መጠቀም ስለሚያስፈልግ ብርድ ልብስ የመጠቀም እድላችን ጠባብ ነው። ስለሆነ በክረምት ብርድ ልብስን አዘውትርን የምንጠቀም ሲሆን በበጋ ደግሞ አልፎ አልፎ እንጠቀማለን ማለት ነው። ስለዚህ ብርድልብስ በጣም አስፈላጊና በመኝታ ጊዜ ማታ ለመልበስ የምንጠቀምበት የልብስ አይነት ነው። ማለት ነው።

ዜና በመስመር ላይ ብዙን ጊዜ አላዳምጥም ምክንያቱም ዜናውን በመስመር ላይ ከማንበብ ይልቅ ማዳመጥ ስለሚቀል። ስለዚህ ዜና በሚነበብበት ጊዜ አዳምጣለሁ እንጂ ብዙን ጊዜ የማንበብ እድሉ የለኝም። ስለዚህ ዜናን አዳምጣለሁ እንጂ አላነብም። ዜናን በመስመር ላይ አዳምጣለሁ በተለያዩ ቴሌቪዥን ጠቢያዎች ማህበራዊ ሚዲያዎች እና የተለያዩት ዜና የሚተላለፍባቸው ቻናሎች ላይ በመታደም ዜናዎችን እከታተላለሁ አዳምጣለሁ። አንጂ ብዙውን ጊዜ የማንበብ እድሉም የማንበብ ሁኔታውም ገጥሞኝ አያውቅም። ስለዚህ ዜናን በመስመር ለማንበብ ወደፊት ምናልባት እድሉ ከገጠመ የማነብ ይሆናል። እንጂ እስካሁን ባለው ሁኔታ ላይ ዜናን በመስመር ላይ አላነብንምም አንብቤም አላውቅም። ወደፊት ግን እድሉ ካጋጠመኝ የማነብ ይሆናል። ስለዚህ ዜናን በመስመር ላይ አንብቤ አላውቅም ማለት እችላለሁ።

ማሸነፍ እችላለሁ ምክንያቱም አሸናፊነትን ማንም የሚጠላ የለም። ማሸነፍ ደግሞ ግዴታ ነው ማሸነፍ ሲባል በተለያዩ ሁኔታዎች ላይ ሆኖ ማሸነፍ ማለት ነው። አንደኛ ስራችንን ማሸነፍ ሁለተኛ ኑሮአችንን ማሸነፍ ሶስተኛ ደግሞ ድህነታችንን ማሸነፍ አራተኛ የተለያዩ እንከኖቻችን ወይም ደግሞ ጉድለቶቻችንን ማሸነፍ። አምስተኛ ሱሳችንን ማሸነፍ የተለያዩ አልባሌ ሱስ ካለብን እነሱን ሱሳችንን ማሸነፍ ያስፈልጋል። ስለዚህ ማሸነፍ በበርካታ ነገሮች ሊገለጽ ይችላል። አሸናፊነት ወደር የለውም አሸናፊነትን የሚጠላ ማንም የለም። ማሸነፍ ደግሞ ግዴታ ነው። በዚች አለም ላይ ስንኖር አሸናፊ ካልሆንን እንጠፋለን። አሸናፊዎች ወደፊት ይቀጥላሉ ተሸናፊዎች ግን እዚች ምድር ላይ የመጥፋት እድላቸው ከፍተኛ ነው። ስለዚህ የማሸነፍ እድላችንን ማስፋት አሸናፊነታችንን ማረጋገጥ በተለያዩ የስራ መስኮች በተለያዩ የህይወት ውጣ ውረዶች ላይ አሸናፊነታችንን ማሳየት አሸናፊነታችንን ማረጋገጥ ያስፈልጋል። ስለዚህ አሸናፊነት ምንም አይነት ምርጫ የሌለው ሁኔታ ስለሆነ ማሸነፍ እና ማሸነፍ የግድ ስለሆነ አሸናፊነትን ማረጋገጥ የግድ ነው ማለት ነው።

የሸክላ እቃዎችን አብዛኛውን ጊዜ እጠቀምባቸዋለሁ ከምጠቀምባቸው የሸክላ እቃዎች መካከል አንደኛ የድስት ሁለት የሸክላ ድስት ሁለተኛ ደግሞ ማድጋ ጋን ቶፋ የሚባሉ በአካባቢያችን የሚጠሩ ቁሳቁሶች አሉ እነዚህን ቁሳቁሶች ለተለያየ አገልግሎት እንጠቀምባቸዋለን። ለምሳሌ የሸክላ ድስት ወጥ በመስራት ለምግብነት የሚያገለግሉ ወጥ ወጥ ነክ የሆኑ ነገሮችን ለመስራት እንጠቀምበታለን። እነ ማድጋ እነ ሸክላ ደግሞ ለውሃ ማጠራቀሚነት ለጠላ መወጫነት ለተለያዩ ማህበራዊ ህይወቶች መስተጋብሮች ወቅት አገልግሎት እንዲሰጡን በማድረግ የምናዘጋጃቸው ሸክላ አቋዎች ናቸው። እነዚህ ሸክላ እቃዎች ውበትን የሚሰጡ በቀላሉ የሚሰበሩና ጥንቃቄ የሚፈልጉ ናቸው። እነዚህን የሸክላ እቃዎች በምጠቀምበት ጊዜ በአግባቡና በጥንቃቄ መሆን ያስፈልጋል። ስለሆነም የሸክላ እቃዎችን በምንጠቀምበት ጊዜ በጥንቃቄ ሲሆን። ሸክላ በተሰባሪና በቀላሉ በአካባቢያችን የሚሰራ ከጭቃ የሚሰራ የእቃ አይነት ነው። ይህን ሸክላ በምንጠቀምበት ጊዜ በአግባቡ በጥንቃቄ መሆን አለበት ካለዚያ የመሰበር አደጋ ያጋጥማል። ስለዚህ የሸክላ እቃዎችን በአግባቡ መጠቀም ያስፈልጋል

በተፈጥሮ ውስጥ መራመድ በጣም እወዳለሁ ምክንያቱም ተፈጥሮ ራስህን ነፃ ታደርጋለች ከተለያዩ ጭንቀቶች ለመገላገል የተለያዩ ሀሳቦች ነፃ ለመሆን በተፈጥሮ መራመድ በጣም አስፈላጊ ነው። ስለዚህ በተፈጥሮ ብዙን ጊዜ በመራመድና ሀሳቤንም በተፈጥሮ በመግለጽ የተለያዩ ሀሳቦች የተለያዩ ድርጊቶችን በማድረግ በተፈጥሮ ራሴን ነፃ አደርጋለሁ። ስለዚህ በተፈጥሮ መራመድ አዘውትሪ የማደርገውና የምፈጽመው እንቅስቃሴ ነው። ተፈጥሮ ማለት የተለያዩ ድርጊቶች የተለያዩ ጭንቀቶች የተለያዩ አለማዊ ሁካታዎች በሚጋጥሙን ጊዜ ራሳችንን የምናፍታታበትና ነፃ የምናደርግበት ሂደት ስለሆነ ተፈጥሮ ጋር መራመድ በጣም አስፈላጊ ነው። የሚል አቋም ስላለኝ በተፈጥሮ መራመድ ብዙ ጊዜ ማድረገውና አዘዉትሬ የምፈጽመው ጉዳይ ነው። ስለዚህ በተፈርጥሮ መራመድ ሌሎችም እንዲሞክሩትና እንዲያደርጉት የምመክረው ሀሳብ ስለሆነ በዚህም መሞከር ይችላሉ የሚል እምነት አለኝ።

አዎንታዊ አስተያየት ተቀብዬ አውቃለሁ። ምክንያቱም በርካታ ስራዎችን በማከናወኑበት ጊዜ፣ ጥሩ ውጤት በማስመዘግበት ጊዜ አዎንታዊ ሀሳቦችን ደግሞ አወንታዊ አስተያየቶችን ከሀላፊዎቸ፣ ከስራ ባልደረቦች እና ከስራ ጓደኞቸ አገኛለሁ። ስለዚህ እነዚህ አወንታዊ ሀሳቦችን ደግሞ አወንታዊ አስተያየቶችን ከሀላፊዎቸ፣ ከስራ ባልደረቦቸ እና ከስራ ጓደኞቸ አገኛለሁ። ስለዚህ እነዚህ አዎንታዊ ታይ ወይም ደግሞ አወንታዊ አስተያየት ይበልጥ ስራን አጠናክሮ ለመቀጠል እና ውጤታማ የሆነ ስራ ለመስራት ስለማይችል አዎንታዊ አስተያየት አስፈላጊ ነው። ስለሆነም አዎንታዊ አስተያየት በርካታ ጊዜ አግኝቼ አውቃለሁ። እነዚህን አዎንታዊ አስተያየቶችን በመጠቀም ስራዬን የበለጠ አጠናክሬ በመስራትና ውጤት በማምጣት ጊዜን አሳልፋለሁ። ስለሆነም አወንታዊ አስተሳሰቦች አስተያየቶችን በመቀበል ስራን ማበረታታት እና ጥሩ ውጤት ማምጣት ይቻላል የሚል አመለካከት አለኝ።

ሌሎችን አበረታታለሁ ምክንያቱም ሌሎች ጠንካራ የሆኑ ስራዎችን እና ውጤታማ የሆኑ ስራዎችን በሚሰሩበት ጊዜ በማበረታታት ሀሳቤን እገልጽላችኋለሁ። ምክንያቱም ሌሎች የሚሰሯቸው ስራዎች ውጤት የታጀቡና ውጤታማ የሆኑ ስራዎችን በሚሰሩበት ጊዜ አዎንታዊ የሆነ አስተያየት በመስጠትና በማበረታታት ለተለያዩ ሽልማቶችንም በማበርከት ስጦታዎችን በማበርከት። አሁን ካመጡት ውጤት የተሻለ ውጤት እንዲያመጡ ማድረግ ይቻላል ስለሆነም ማበረታታት እችላለሁ። ሌሎችንም በማበረታታት ተማሪዎች የተሻለ ውጤት እንዲያመጡ እንዲያመጡ ሰራተኞች የተሻለ ስራ እንዲሰሩ በማድረግ ውጤታማ የሆነ ስራዎችን እንዲሰሩ ማበረታተት እና ሽልማት መስጠት ያስፈልጋል። ስለዚህ ማበረታታት የበለጠ ውጤት ለማምጣት ስለሚያግዝ ብርታትም ስለሚሆን ሁሌ እዚ ማበረታታት መልመድ ይኖርብናል በማበረታታት የተሻለ ውጤት ማስመዝገብ ይቻላል። ስለዚህ በመበረታታት ድካምን መቀነስ ለሚቻል እያበረታታንና ውጤት እያመጣን ከሌሎች ጋር በጋራ ውጤታማ ስራን መስራት ያስፈልጋል። ስለዚህ ሌሎችን መበረታታት ሁልጊዜ የማደርገውና ተግባሬ ነው ደስ የሚለኝና ራሴን የሚያስደስተኝ ጉዳይ ነው።

ሳንድል እለብዛለሁ። ምክንያቱም ሻወር በምወስድበት ጊዜ፣ ቤት ቁጭ በምልበት ጊዜ፣ በመዝናናበት ጊዜ ላለባብስ ምቹና አየርም ስለሚሰጠኝና የተለያዩ ምቾቶችን ስለሚሰጠኝ ሰንድል በመልበስ ጊዜን አሳልፋለሁ ምክንያቱም ሳንድል ለአለባበስ ቀላል እግሮ ለእግራችን ምቾት ስሚሰጠንና ለሱ ደግሞ በመልበስ የተለያዩ ቦታዎች መንቀሳቀስ ስለምንችልና በቀላሉ አየር እንድናገኝና የንፋስ ልናገኝ ስለሚያስችለን እግሮችንን ብቾትና ጥንካሬ ይሰጠዋል። ስለዚህ ሳንድል ብዙ ጊዜ ብዙ ጊዜ ለብሼ አውቅተን አሁንም እለብሳለሁ ሁለተኛ ደግሞ ቤት ቁጭ በምንልበት ጊዜ ሳንድል በመልበስ በቀላሉ ከተለያዩ ቅድቃዜዎች በመሬት ግድል ወደ እግራችን እንዳይተላለፉ ማድረግ እንችላለን። ስለዚህ ሳንድል አዘውትሬ እለብሳለሁ ሳንድል በመልበስም ከፍተኛ ጥቅም ይንቻል።